አመሰግናለሁ። ምን የቤት እቃዎችን ይጠቀማሉ ለሚለው ጥያቄ? ያው በቤት ውስጥ በሚሆንበት ሰዓት ብዙ ጊዜ ብዙዎቹ የሚጠቀሙትን እኔ እጠቀማለው ለምሳሌ የመመገቢያ እቃዎች አሉ። ልብስ ለማጠብ የምንጠቀመውባቸው ወይም የምንጠቀምባቸው እቃዎች አሉ ሌላም ሌላም ስራ የምሰራባቸው ለምሳሌ አንዳንድ መዝናኛ ለመዝናኛነት የሚያገለግሉ እቃዎቹም ሊኖሩ ይችላሉ በተለይ ደግሞ ምግብንም ለማቆየት ለማብሰል የምንጠቀምባቸው የተለያዩ እቃዎች አሉ። ማለት ነው። ከእነዚህም ውስጥ ለምሳሌ ምግብ ለማብሰል የምንጠቀምባቸው እንደኛ አካባቢ አጠራር እንድ ብረት ድስት ወይንም ማንቆርቆሪያ ነገር ውሃን ለማፍላት የምንጠቀምበት እና ወይንም ሻይ ለማፍላት የምንጠቀምበት እቃ ይኖራል። እሱን እንዳለ ሆኖ በበዓላዊ ወይንም በእጀ በእጅ ጥበብ የተሰሩ የድስትና የሸክለ ውጤቶች ሊኖሩ ይችላሉ ወይንም አሉ። ሲቀጥል ደግሞ ለመመገቢያነት የምንጠቀማቸው በባህላዊና በዘመናዊ ሙልኩ የተሰሩ የተለያዩ የሳህኒዎች ወይንም ድስት እንደዚህ ለመመገቢያነት የሚያገለግሉ አንዳንድ ትሪ ወይንም እኛ አጠራር አዳንቴን በሚባሉ ወይንም በእነዚህም እንጠቀማለን እንበላለን ሲቀጥል ደግሞ ባህላዊ መንገድ የተሰፉ መሶብ ወይንም ሰዎች አንድ ላይ ተሰባስበን ቤተሰብ በሙሉ የምንበላባቸው እቃዎች ይኖራሉ ማለት ነው። በዚህም እንደ መመገቢያ ከተጠቀምን ሌሎችን ደግሞ ለምሳሌ እንደ መዝናኛነት የምንጠቀምባቸው አንዳንድ የቤት ውስጥ እቃዎች ሊኖሩ ይችላሉ። ወይንም የተሰሩ ለምሳሌ እንደ ቲቪ እና አንዳንድ እሱ እሱ ደግሞ ለብዙ ነገር ይጠቅማል መረጃን ለማግኘት እና ለመዝናኛነት ብሎም ከቤተሰብ ጋር ሆኖ አንዳንድ ፊልም ሆነ ድራማዎችን በማየት ራስን ለማዝናናት ከስራ መልስ ላይ የሚያገለግል እቃ ይሆናል ማለት ነው። እንደ ፍሪጅ አይነት ደግሞ በጣም የምንጠቀምበት እሱ ደግሞ ምግብን እንዳይበላሽና ባለበት ለማቆየት ወይንም በጣም የሞቁና ወይንም ትኩስ የሆኑ ምግቦችን አቀዝቅዞ ወደ ትክክለኛ መጠነ ሙቀት እንዲቀይርና ምግቡን ከመብላሸት ለማዳን ወይንም በሙቀት ላይ የተብላሹ ምግቦች ሙቀትን ተገነ አድርገው ወይንም የተመጣጠነ መጠን ሙቀት ባለበት ሁኔታ ምግብ እንዲያበላሹ የሚችሉ አንዳንድ ጀርሞች ወይንም ባክቴሪያዎች ይኖራሉና እነሱን ለመከላከል ሲባል የምንጠቀመው ያው ፍሪጅን እንጠቀማለን። ምግብን ሳይበላሽ ወይንም በጥሩ ሁኔታ እንዲቆይ ከተፈለገ ማለት ነው። ሲቀጥል አንዳንድ ያው ሌሎችም የምንጠቀማቸው የቤት ውስጥ እቃዎች ለምሳሌ ቡርሽ ወይንም መወልወያ መጥረጊያ ማለት በእኛ አካባቢ አጠራል እንደዚህ የምንጠቀመው እሱኛው ቤትን ለማጽዳት የምንጠቀምበት መሳሪያ ነው ማለት ነው። እንግዲህ እሱን ከተጠቀምን በቀጥታ ቀጥለን ደግሞ ሌሎች ለውሃ ማምጫነት የምንጠቀማቸው የተለያዩ ጄሪካዎች ሊኖሩ ይችላሉ። ከዛም አልፎ ተርፎ ደግሞ ለመጠጫነት የምንጠቀማቸው ብርጭቆዎች ወይንም ከባህላዊ መንገድ የተሰሩ እነዚህ ኩባያ ወይንም ሃይላንድ ሃይላንድም ልንጠቀም እንችላለን እንጠቀማለን ማለት ነው። ሲቀጥል ደግሞ እዳሬ ወይንም ለተለያዩ ስራዎች የምንጠቀማቸው መሳሪያዎች ሊኖሩም ይችላሉ። ከቤት እቃዎች መካከል ለምሳሌ አምሳርን ደግሞ እንጨትን ለማስተካከል እና ለሚነዱ እንጨት ለሚነድ ለማገዶነት የምንጠቀምበት ወይንም ለእሳት አያይዘን ምግብን ለማብሰል የምንጠቀምበት እሱም ይኖራል ማለት ነው። ከዛ ቀጥለው ደግሞ ምሳር አልፎ ተርፎ የተለያዩ ቢላዎችና ካራዎች ለምሳሌ ሽንኩርቱን ለመክተፍ የምንጠቀምበት ይኖራል። አዎ ሲቀጥል ደግሞ ሽንኩርትን ለመላጥ የምንጠቀምባቸው አንዳንድ በዘመናዊ መንገድ የተሰሩ የሽንኩርት መክተፊያ ተብሎ ራሳቸውን ችሎ የተገዙ አንዳንድ እቃዎች ይኖራሉ ማለት ነው። ከእነዚህም ውስጥ ለምሳሌ ለቲማቲም መክተፊያ ራሱን የቻለ አንድ እቃ ሊኖር ይችላል። ቢላም ሌላም ደግሞ ሌሎች ለምሳሌ ለመላጥ አገዳን ለመክተፍ የምንጠቀምባቸው ስጋን ለመውረጥ የምንጠቀምባቸው የተለያዩ የቢላ አይነቶች ይኖራሉ ማለት ነው። ሲቀጥል እሳት ለማደድ የምትጠቀምባቸው የተለያዩ እንደዚህ በባህላዊ መንገድ የተሰሩ እንደ ጉልቻ ወይንም ማንደጃነት የሚያገለግሉ ራሱን የቻለ አምድጃ ሊኖር ይችላል። ሲትቀጥል ደግሞ እንጀራ ለመካከል የሚጠቀምበት ምጣድ ይኖራል ማለት ነው።

እሺ መዘመር ትወዳለሁ ወይ ለሚለው ጥያቄ? ያው እወዳለሁ ማለት ነው። ምክንያቱም መዝሙር ለአእምሮአዊ እርካታ ማለትም ከጭንቀት ለመከላከል በተረበሸ ሰዓት አንድ ሰው አእምሮ ፈታ ለማድረግ የውስጡን ስሜት ለመግለጽ የአንድን ለምሳሌ የአንድን ሰው ፍቅር ለመግለጽ ወይንም የሀገሩን ሉአላዊነት ለመግለጽ የምንጠቀምበት ራሱ የቻለ በኢትዮጵያ ባህልና በኢትዮጵያ ህግ መሰረት የሀገር አስነቻለ መዝሙር አለ። ይህንን መዝሙርም ያው ለሀገር ሉዓላዊነት የተከፈለበትን መስዋዕትነት የተከፈለውን የህዝቦቹን ብዙ መስዋዕትነት ብሎ ደማቸውን አፍስሰው ህይወታቸውን ስጋቸውን ከስክሰው ሀገሪቷን ላቆዩ አባቶቻችን ብሎም እናቶቻችን እና ትልልቅ መሪዎች ለእነሱ ክብር መገለጫ ሲባል የሀገሪቷን መዝሙር እዘምራለሁ። ማለት ነው። ሲቀተል ያው የራሱን የቻለ የክልሉን ደግሞ በክልሉ ያሉ ስራዎችን ምን አይነት ስራዎች እንደሚሰሩ ምን አይነት ስራዎች ከሰርተው እንዳለፉ እነዛን ለማስታወስ ላለን የራሳችን የክልል አካባቢያችንስ ምን አይነት ስራዎች ተሰርተዋል በማለት ህዝቦችን ለማነሳሳት ከድሮ ተነስተን አሁን ላይ ጠንከር ብለን ትክክለኛውን ስራ ለመስራት ሲባል የሚያነሳሱ መዝሙሮች መዘምር በጣም ደስ ይላል። ማለት ነው። አንዳንዴ የሰው ልጅ እንደዚህ አይነት መንገድ በሚያልፍበት ሰዓት በሚዘምርበት ሰዓት ሀገሪቷን እንዲያውቃት ምን ያህል ለሀገሩ ፍቅር እንዳለው መገለጫም ስለሆነ እኔ ደግሞ ያው አለ በኢትዮጵያ ሲኖር ሀገር መውደድ ግዴታ ይሆናል። ምክንያቱም ይቺ ሀገር አዎ ራሷን ለማሳደግ ሳይሆን ህዝቦቿን ጠንቅቃ ወይንም ለህዝቦቿ መስዋዕትነት ከፍሎ ያኖሯት አባቶች እናቶች የነሱ ልጆች ስለሆን ያው ይቺን ሀገር ደግሞ በጣም ስለምወዳት መዘምር በጣም ደስ ይለኛል። በተለይም ደግሞ የተለያዩ በጦርነት ጊዜ ያሳለፏቸው መስዋዕትነት በአድዋ ግን ለምሳሌ ህዝቦችን የሚያነቃቁበትን መዝሙር ያኛውን ደካሚ በመዘመር ምን ያህል አባቶቻችን ለሀገራቸው መስዋዕትነት ከፍሎ ለሀገራቸው ፍቅር አሳይተው እንዳለፉና ሀገሪቷንም ከጠላት እንዴት እንደጠበቁ የሚያሳዩ መዝሙሮችን መዘመር ውስጤን ያስደስተኛል ብዬም በሀገሬ እንድኮራ የሚያደርግ የመዝሙር ስለሆነ እዘምራለሁ ማለት ነው። ይሄ ብቻ ሳይሆን የተለያዩ መዝሙሮችንም እፀምራለሁ ለምሳሌ ያው ራሴን ለአምላክ ክብር በሚገለጹበት አንዳንዴ መስሙሮች አሉ። ያው ብዙ ሜዛን ያልጠንካራ ባልሆንም መዝሙር በምዘምርበት ራሴን ያው ከእግዚአብሔር ጋራ ምስጋና የማቀርብበትና አምላኬን የማመሰግነት በራሴ እምነት ደስተኛ የሚያደርገኝ የተለያዩ ሰዓት ላይ የመዝሙር አይነት መዘመሬ ራሴን ለአምላኬ ክብር የምገልጽበት ነው። ያው መዝሙር አንዱ የምስጋና ክፍል ስለሆነ በምዘምርበት ያው በቃላት ሀሳብን መግለጽም ነውና መዝሙር እዘምራለሁ ማለት ነው። ምክንያቱም ያው መዘመር አእምሮዬ እርካታን ድጋሚ የሚሰጥና ሁልጊዜም ቢሆን ከሰው ልጆች ጋር አብሮ የሚሄድ ነው። ሲቀጥል ደግሞ ሰዎችን ለማነሳሳትና አንድን ስራም በተቀላጠፈና በፍጥነት እንዲያልቅ ከተፈለገ መዝሙር በጣም አስፈላጊ ነው። ለምሳሌ አንድን ስራ በገጸራማ አካባቢ አንድ መዝሙር ሊዘመር ይችላል ለዛ ስራ ምን ያህል ፍላጎት አለን ብሎ ያንን ስራ ተጠናክሮ እንዲቀጥልና ትክክለኛ ውጤት እንዲኖረው ሰዎችን ማነሳሳት እንዴት ነው? ይሄንን ስራ መሰራት ያለበት እና ከፍተኛ ወይንም ብዙ ስራዎችን ሰርቶ ውጤታማ ለመሆን ሙሉ ተነሳሽነት ያለምንም ድካም እና ያለምንም መሰልቸት ለዛ ስራ ፍላጎት ኖሮን እንድንሰራው የሚያደርግ ሁኔታን ስለሚፈጥር ዘመር በጣም ደስ የሚለኝ ሁኔታ ነው ማለት ነው። በማህበራዊ ሰራዊት ላይ እንደዚህ ህዝቦቹ ተሰባስቦ የሚሰሯቸው አንዳንድ ስራዎች ላይ ሲኖር መዘምር በጣም ያስደስተኛል። ለምሳሌ አንድን መንገድ ለመስራት ወይንም የህዝቡን ጎዳና ማስተካከል ቢኖር ህዝቦቹን ለማነሳሳትና ስለ እነሱ ጥንካሬ እያነሱ መዘመር በጣም ህዝቦቹ ተነቃቅተውና ያለምንም ስልቸታ ሁል ጊዜ ዋናው አላማቸው ያ መንገድ መስራት እንዲሆን ቢታሰብ መዘመር በጣም አስፈላጊ ነው። እና እኔም እዘምራለሁ ማለት ነው። ያኔ ስለዛ ትርጓሜ ተሰጥቶት ራሱን የቻለ ሂደት አለው። መዝሙሩም ሲዘመር ዝም ብሎ አይደለም የሚዘመረው ልቦናን በሚያንጠለጥልና በሚማርክ መልኩ ነውና ያው መዘመር ከምንም በላይ ሰዎችን ለማነሳሳትና ፍቅር ኖሯቸው አንድ ስራ እንዲሰሩ ስለሚያደርግ የሀገርን ክብር መግለጫ መንገድም ስለሆነ ለአንድ ሰው ያለንን ክብር ለአንድ ነገር ያለንን ክብር ለአምላክም ክብርን የምንገልጽበት መንገድ ስለሆነ መዘመር ከምንም በላይ እና ከምንም በላይ የሚያስደስተኝ ስራ ነው ማለት ነው።

አመሰግናለሁ። ስማርት ፎን ትጠቀማለህ ወይ? ለሚለው ጥያቄ አዎ እጠቀማለሁ አሁን ላይም እንደዚህ የድምጽ ቅጅ የምቀዳበት እንደዚህ እያደረኩ የምገኘውን በስማርት ፎን ነው ማለት ነው። ስማርት ፎን ከስሙ እስከምን ስንረዳው ስማርት ማለት በአማርኛ ትርጉም ያማረ መልካም ነገር ወይም ጥሩን ነገር ሊሰራ የሚችል ማለት ነው። አፎን ማለት ደግሞ ያው በእንግሊዘኛው አጠራር ስልክ ለመደወያነት ወይንም መልእክትን ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ የሚያገለግል ማለት ነው። ስለዚህ በትክክለኛ ወይንም በንጹህ እቃ ወይንም ስማርት በሆነ መልእክትን ከአንድ ቦታ ወደ ሌላ ቦታ ምንም አይነት ርቀት ሳይገድበን ማስተላለፍ የምንችልበት መሳሪያ ማለት ነው። ስለዚህ ስማርት ፎን እጠቀማለሁ ምክንያቱም ያው የምጠቀመው ለምሳሌ ከዚህ አሜሪካ መደወል ብፈልግ በቪዲዮ ወይንም በአውዲዮ መልኩ ብሎም ደግሞ በድምጽ መደወል ቢፈለግና ወይንም መልእክት መጻፍ ቢፈልግ በዝን ተጠቅሜ በቀላሉ ሀሳቤን መግለጽ እና የነሱንም ሀሳብ መቀበል የናፈቁኝን ቤተሰቦች ወይንም ጓደኞቼን እህት ወንድሞቼን ብሎም ሌሎችንም ለማግኘት በጣም ስለሚጠቅም ስማርት ፎን እጠቀማለሁ ማለት ነው። ያው ስማርት ፎን ስትጠቀም ብዙ ጥንቃቄ ያስፈልገዋል ያው ምክንያቱም አብዛኛውን ጊዜ እነዚህ ስማርት ፎኖች የመሰበር ባህሪ ይኖራቸዋል። ቶሎ የመበላሸት ምክንያት እንደዚህ ያላግባብ ከተጠቀምናቸው። ያው ጉዳትም አላቸው። ለምሳሌ አዎ ቶሎ የመሰበር ባህር ሊኖራቸው ስለሚችል ጥንቃቄ በተሞላበት መልኩ ራሱን የቻለ የመከላከያ ከበር ሊኖረው ይገባል የፊቱም የገረበውም መከላከያ ከበር መኖር አለበት ሴፍቲ ከበር በማለት ነው የሚጠራው። ሲቀጥል ደግሞ ውስጣቸውንም ቢሆን በስነ ስርዓት መጠቀም አለብህ ለምሳሌ አንዳንድ የሚደለቱና ከጠፉ በኋላ መመለስ የሚያስቸግሩ እንትን ይኖራቸዋል ማለት አፕሊኬሽኖች ይኖራሉና እነዚህ ሲስተሞች ሊኖሩ ስለሚችሉ እነዛንም በጥንቃቄ መጠቀም አስፈላጊ ነው። እኔም ስጠቀም ያው በምችለው ልክና በማቀው ልክ ጥንቃቄ በተሞላበት መልኩ ነው የምጠቀማቸው። ምክንያቱም ከተበላሹ ለማስበጀት ከፍተኛ ወጭ ይጠይቃሉ ለመግዛትም ከፍተኛ ወጭ እንደሚጠይቁት ሁሉ ለመስራትም ያው ባለሙያ ላይ ሲሄዱ ከፍተኛ ወጪ ነው የሚያስፈልጊያቸው። እና እኔም እነዚህን ስማርት ፎኖችን በምጠቀም በሰአት ጥንቃቄ በተሞላበት መልኩ ነው። ምክንያቱም ለምሳሌ አንድ የምፈልገው የምፈልገው መረጃ እንዳይጠፋብኝ ጥንቃቄ በተሞላበት መልኩ የራሴን ፓስወርድ ወይንም ቁጥር ሚስጥር ቁጥር ይኖረኛል ያንን ሚስጥር ቁጥር እና የሆነ ደግሞ ፓተርን ሊኖረኝ ይገባል እና ፓተርንን ተጠቅሜ ቆልፌ አኖረዋለሁ ምክንያቱም ለምሳሌ ህፃናት ካሉ እነሱ እንዳይጠቀሙበትና እንዳይደልቱብኝ የምጠቀምበትን ፋይል እንዳያጠፉብኝ ስል ያው ራሱን የቻለ ፓተርን ወይንም የሚስጥር ቁጥር እጠቀማለሁ ማለት ነው። በዛ ደግሞ ከዚህም አልፎ ተርፎ የምጠቀማቸው የራሱን የቻለ ስልኬን ለማንም አልሰጥም። ምክንያቱም ያው መረጃ ያለበትን ነገር ነው ብዙ ነገር አሁን ላይ ሁሉ ነገር የሚሰራ ገንዘብ የምንላላክበት ለምሳሌ ከባንክ ብር መላክ ብፈልግ ቀጥታ ባንክ ቤት መሄድ ሳያስፈልገኝ በትንሹን በራሴ ስልክ እዚሁ ቁጭ ብዬ መላክ እችላለሁ። መቀበልም ስለምችል ስማርት ፎን ተጠቅሜ ለማንም ስልክ መስጠት ጥሩ አይደለም ብዬ አስባለሁ እኔም ለማንም አልሰጥም ማለት ነው። ያው አስፈላጊ ከሆነ እና የሆነ ለመልካም ነገር ካልሆነም ስተቀር ለማንም ስልክ መስጠት ጥሩ አይደለም። ስማርት ፎን ከዚህም አልፎ ተርፎ አሁን ላይ ከፍተኛ የንግድ ግብይት የሚከናወንበት መስክም ሆኗል ማለት ነው። ምክንያቱም ብዙ ሰዎች የራሱን የቻለች ህደት አለ ያላችሁ ኦንላይን ላይ ወይንም ቀጥታ በስልክ ተጠቅሞ ማንኛውንም ትእዛዝ አዝዞ እቤቱ ላይ እንዲመጣለት ማድረግ ይችላል። ለምሳሌ እኛ ጋር ላይ ቴሌ ብር በአጭሩ በስልክ በመክፈል እና ንግድ ባንክን ወይንም ሌሎች ባንኮችንም ከስልክ ጋር በማገናኘት የፈለጉትን እቃ መግዛት ይችላሉ ማለት ነው። ማንኛውም ሰው ሲቀጥል ደግሞ ማንኛውም ክፍያ በቀላሉ ግብርም ሆነ ሌሎችን በስማርት ፎኖች ተጠቅመን መክፈል ስለምንችል እኔም ከእነዚህ ሰዎች መካከል ያው ስማርት ፎኑን ከሚጠቀሙት አንዱና ዋናው እኔ በሚባል ደረጃ እጠቀማለሁ ማለት ነው። እናም ሌሎች ፒዲኤፎችን ለማንበብ እጠቀምበታለሁ። አንዳንድ ማስታወሻዎችን ለማንበብ ኖት ለመጻፍ እጠቀምበታለሁ። ብሎም አልፎ ተርፎ ስማርት ፎን አሁን ላይ ያው ከፍተኛ ጥቅም ላይ የማውለው አንዱ መሳሪያዬ ነው ማለት ነው። ስለዚህ ስማርት ፎንን በትክክለኛው እና በብልህነት መጠቀም እመክራለሁ ማለት ነው።

እሺ አመሰግናለሁ ፍየል አይተህ ታውቃለህ ወይ? ለሚለው አወ እኔ ያው ያደኩትም ገጠራማው የኢትዮጵያ ክፍል ማለትም ጎጃም አካባቢ ያድርጉ ስለሆንኩ ፍየል አይቼ አውቃለሁ። ያው እኛ ግን የዛን ያህል ፍየል አናረባም ምክንያቱም ትንሽ ፍየል ለማርባት ራሱን የቻለ። ሞቃታማ ቦታና የተስተካከለ ወይም ቅጠላ ቅጠል ያለበት ቦታ ስለሚያስፈልግ። ያው ቅጠል ቅጠላ ቅጠል ብዙም የኛ የተመቻቸና እንደዛ ያለበት ቦታ ስላልሆነ አናርባም። ፍየል ያው ስለ ፍየል ሲነሳ እንደኛ አካባቢ ብዙ ነገር ለብዙ ነገር ጥቅም ላይ ትውላለች ማለት ነው። በተለይም አወ ፍየል ማርባት። በጣም የሚጠቅመው አንደኛ ራሷን የቻለ አወ ፍየል አሁን ለምግብነት ከፍተኛ የምግብነት ተዋጽኦ የስጋ ውጤት በመሆን ከፍተኛ አገልግሎት ላይ ትውላለች። ከዛም አልፎ ተርፎ ደግሞ ፍየል። ያው ለአቅላጅነት የሚያገለግል ራሱን የቻለ ጽዳጇ ለአቅላጅነት በጣም ወሳኝ እና አንደኛ ነው በሚባል ደረጃ ላይ በጣም ወሳኝ ነው። ዜጋ ደግሞ። ለፀጉሯ ደግሞ ወይንም ቆዳዋ ለልብስና ጫማነት ለውጭ ገበያ ላይ የሚቀርብ አንደኛው ወይንም የቤት እንስሳ ነች ማለት ነው። ፍይል ሲነሳ ያው ራሱ የቻለ እንደኛ አካባቢ ለመድሃኒትነትም ያው የሚያገለግል ራሱ የቻለ ቆዳዋም ሆነ ስጋዋ። እንደ መድሃኒትነት የሚቆርበት ሁኔታዎች አሉ። እንዴት እንደሚሰራው ወይም አዘገጃጀቱን እኔ በደንብ ባላውቅም። ለመድሃኒት እንዴት ታገለግላለች የሚባል አስተምሮም አለ። ያው መድሃኒትም ነች ተብሎ ይታሰባል ማለት ነው። ፍይል ለማርባት ትንሽ አስቸጋሪነት ይኖረዋል ምክንያቱም። ራሱን የቻለ ጠባቂ ያስፈልጋችኋል። ያው እረኛ ማለት ነው ሲቀጥል ደግሞ ከጠባቂም አልፎ ተርፎ ትክክለኛ ለእነሱ የሚሆን ቤትም ያስፈልጋችኋል። ምክንያቱም አንድ ፍየል ለማርባት ግዴታ ወንድ ፍየል እና ሴት ፍየል መኖር አለበት። ከዛም አልፎ ተርፎ ያው። በሚወልዱበት ጊዜ ብዙ ከአንድ እስከ ሰባት የመውለድ ባህሪም ሊኖራት ስለሚችል አንድም ልትወልድ ትችላለች መንትዮች ደግሞ ሰባትም ልትወልድ ትችላለች ማለት ነው። ስለዚህ እነዚህን የት ለማድረግ ግዴታ ትክክለኛ የሆነ ለራሱ የቻለ እነሱ ቤት መኖር አለበት ብዬ አስባለሁ። ምክንያቱም ከሰዎች ጋር አብረው የሚሆኑ ከሆነ ጽዳጃቸው ወይንም ሽንታቸው ወይንም ራሱን የቻለ የነሱን ጽዳጃቸው ማለት ነው። ችግር ነው ወይንም። ለሰዎች ጤና ላይ ከፍተኛ ጉዳት ስለሚያደርስ ግዴታ መደረግ ያለበት የራሱን የቻለ ቤት ተዘጋጅቶላቸው ብቻቸውን መሆንና ያው መጸዳትም ካለበት ራፍን የቻለ አጽዲታ የነሱን ቦታ ማጽዳት ይኖርበታል። ምክንያቱም እነሱም ጥንቃቄ በተሞላበት ጤንነታቸው ተጠብቆ ከተረቡና። ያው ትክክለኛ አመጋገብ ሰአታቸውን ሰዎች አስተካክሎ የሚሰጧቸው ከሆነ። በትክክለኛ ቦታ እና በትክክለኛ ያው ምግብ አመጋገብ ተመግቧቸው ያው ከፍተኛ ጥቅም እና ክፍት እየፈለጉትን ያህል። ውጤት ይሰጣሉ ማለት ነው። በጣም አስፈላጊ የሆኑም የእንስሶች አይነት ስለሆኑ እንክብካቤ ይፈልጋሉ ምክንያቱም በትንሽ በሽታ። ተጠቅተው ሊሞቱ ስለሚችሉ ራሱን የቻለ ህክምና። ማግኘትም አለባቸው ብዬ አስባለሁ። እነዚህ ትክክለኛ ህክምና ካገኙና በትክክለኛው መንገድ ከተረቡ በትንሽ ጊዜው ውስጥ በቤት ሁለት የነበሩትን አስር ማድረግ ይቻላል። ከአስርም አልፎ ተርፎ እስከ መቶ እና ሁለት መቶ ብሎም እስክ። የሚችለውን ያህል አካባቢውን ያው መሙላትም የሚቻል በሁኔታ ይገኛል ማለት ነው። ስለዚህ ፍየሎች እንክብካቤ የሚያስፈልጋቸው እንስሳት ቢሆኑም። የሚሰጡት ጥቅም ደግሞ በዛው ልክ በጣም ከፍተኛ ነው ማለት ነው። ራሱ የቻለ እንክብካቤ ከተደረገላቸው። ለምሳሌ የሀገርን ከፍተኛ ኢኮኖሚ የሚቆጣጠረው የቆዳ ውጤት ለገቢያ ላይ ይቀርባል ማለት ነው። ብሎም አልፎም ተርፎም የወተት ተዋጽኦም በመሆን የሚያገለግሉበት ሁኔታ አለ። ያው ትንሽዬ የወተት ገቢንም ያስገኛሉ። ምክንያቱም ለህፃናት ድሮ ላይ ሰዎቹ ለወተት የፍየል ወተት ለህፃናት በመስጠት ጤናማ የሆነ ህፃንን ማሳደግ የሚችሉ ብልሃተኞችም ነበሩና። ፍዬል ለብዙ ነገር ስለምትጠቀም። ሰዎቹም መንከባከቡና በስርዓት ራሱን የቻሉ ሂደት ተጠቅሞ ማሳደግ ወይንም መንከባከብ እና በቤታቸው ውስጥም አርባት አለባቸው። ብዬ አስባለሁና። ፍየል ግዴታ ራሱን የቻለኝ እንክብካቤ የሚያስፈልጋት ቢሆንም ከፍተኛ ለሀገር ጥቅም የምትሰጥ በቆዳና በምግብ ተዋጽኦ ብሎም በወተት ተዋጽኦ ስለምታገለግል። ያው እኔም ፍየልን አይቻለሁ አይቼም አውቃለሁ በአካባቢያችንም ትገኛለች ማለት ነው። ያው ስለፊ ፍየል ያለኝ አስተያየት እና አይተህ ታውቃለህ ወይ? ለሚለው ጥያቄ ይሄንን ነው መልሴ። አመሰግናለሁ።

አመሰግናለሁ። ወተት ትወዳለህ ወይ ወይንም ትጠጣለህ ለሚለው ጥያቄ? አዎ ነው። መልሴ ምክንያቱም አስተዳደጌም በገጠር ነው። ወተት ላይ ያው ከፍተኛ የወተት ተዋጽኦ የሚገኘው ላሞችን የምናረባ አካባቢን ስለሆነ ወተት አጣጣለሁ ማለት ነው። እናም ያው ወተት በመጠጣት ውስጥ የሚገኙ ራሱን የቻለ ጥቅምም ስላለው ወተት እጣጣለሁ። በተለይም ደግሞ ስራ ቦታ ከዋልን እና። ሰውነት በተጎዳ ሰዓት ወተት ከፍተኛ ጥቅምም ሰላለው ከተለያዩ ችግሮችም ሊከላከል ስለሚችል የአእምሮን እድገትም ስለሚያፋጥንና ከፍተኛ የሆነ ያው ሰውነትን የመጠገን አቅምም ስላለው ወተት እጠጣለሁ። ምክንያቱም ወተት ሲነሳ መነሳት የሚችሉ ራሱ የቻሉ ለምሳሌ አይብ ሊኖሩ ይችላል። እራሱን ይቻለ እርጎም ሊኖር ይችላል። እንደኛ አካባቢ አጥራር ከወተቱ ውስጥ ደግሞ ገራ በመባል የሚጠሩ የተለያዩ ስሞች አሉ። ምክንያቱም ያው ወተት ሲነሳ ሁሉን አጠቃሎ ሲይዝ ቅቤ ደግሞ በዝም ውስጥ የሚገኝና ከረጋ ሶስት ወይም አራት ቀን ውስጥ ከቆየ በኋላ በራሱ የቻለ የሚገኝ የወተት ክፍል ነው። ስለዚህ እነዚህ ሶስቱ ነገሮች ቅቤ አጠቃላይ እርጎና አይቡ የተለያየ ትርጓሜ የሚሰጣቸው ሲሆን እነዚህም የሚገኙት። ራሱን የቻለ የራሱን የቻለ ሂደት ወይም አላቸው። ለምሳሌ እርጎን ለማግኘት ቢያንስ አንድን ወተት ለሶስት ወይንም አራት ቀናት ብሎም እስከ ሳምንት በሆነ ቦታ ላይ ተከድኖ ምንም ነገር ሳይገባበት ማስቀመጥ ግዴታ ይሆናል ማለት ነው። ከዛም ደግሞ አልፎ አይብን ለማግኘት ይህንን ቅቤው ከተለየ በኋላ በእሳት ላይ በመጣድ ብዙም ሳይፈላ ምክንያቱም ከፍተኛ ቴምፕሪቸር ላይ ከደረሰ ወይንም ከፍተኛ መጠነ ሙቀት ላይ ከደረሰ ያው ይሄኛው ወደ ወተትነት ወይንም የመዝቀጥ ባህሪው ይቀርና ይጠፋል ማለት ነው። ስለዚህ ብዙም ራሱን የቻለ መጠነ ሙቀት ላይ እስከሚደርስ ድረስ ትንሽ እንደፈላ ራሱ ይለያል ማለት ከወተቱ ወይንም ከውሃው አይቡ ይለይና ይቀመጣል ማለት ነው። ቅቤን ለማግኘት ደግሞ ቢያንስ አምስት ወይንም ስድስት ቀን ካቆዩ በኋላ ወይንም እንደየ ሁኔታዎቹ እስከ ሶስት እስከ ሁለት ቀን ካቆዩ በኋላ እራሱን የቻለ በእኛ አካባቢ አጠራር መግፋት ወይም መወዝወዝ የሚባል ነገር አለ። ምክንያቱም እንዲንሳፈፍና እና ራሱን የቻለ ወደ ጥልያ እንዲሰራና ወይንም ራሱን ችሎ በላይ በኩል እንዲሆን ምክንያቱም የተለያየ ይዘት ስላላቸው ወይንም በእንግሊዘኛው አጣራል ፕሬዠር ስላላቸው አንደኛው በላይ ይሆናል ይንሳፈፋል አንደኛው ደግሞ ወውስጥ ይሆናል ማለት ነው። ስለዚህ ወተቱ በላይ በኩል እንትኑ ቅቤው በላይ በኩል ያው ስብም ስለሆነ በላይ በኩል ይንሳፍፋል። ውሃው ደግሞ በታይ በኩል ይሆናል ማለት ነው። ከፍተኛ አንተን ስላለው ደንሲቲ ስላለው በታይ በኩል ይሆናል በላይ በኩል ደግሞ የሚሆነው አፍታው ዝቅተኛ የሆነው ስቡ በላይ በኩል ስለሚሆን ያው ቅቤ ደግሞ ከሰዎች መካከል አንዱ ስለሆነ በላይ እንዲሳፈፍ በማድረግ በመወዝወዝ ራሱን የቻለ ሂደትን አሳልፎ ይገኛል ማለት ነው። ስለዚህ እነዚህ ሁሉ ስለሚ የተለያዩ ተዋጾዎቹ ስላሉት ከፍተኛ ጥቅም ስለሚሰጥ እኔም ያው አስተዳደጌም በገጠራማ አካባቢ ስለሆነ ወተት እጠጣለሁ እወዳለሁ። ያው ለሰውነትም ከፍተኛ ጥቅም ከሚሰጡ የምግብ አይነቶች ለምሳሌ የሰው ልጅ በደከመበት ቆዳው በተቆሸሸበት እንደዚህ ቅቤ በመቅባት እግር እንኳን ሌሎች አደጋዎች ላይ ቢደርስ ለምሳሌ የእግር መሰበር ቢከሰት ቅቤን ያው ተጠቅሞ እግርን ያው አሽቶ ማዳን ይቻላል። ሲቀጥል ደግሞ የሰው ልጂ ቆዳው በቆሸሸበት ሰዓት ቅቤን በመቀባት ማለስለስና ያው ሰውነቱ ወደነበረበት መመለስ ይችላል። ሲቀጥል ደግሞ አይብ በሚበላበት ሰዓት ያው በተለያዩ አጠቃቀም በተለያዩ አጠቃቀም እንደየ አካባቢ ሊለያይ ይችላል። አይብ በሚበላ ሰው አንድ ሰው የራሱን የቻለ ቆዳውን ስጋውን ያው መጠግን ይችላሉ ማለት ነው። ምክንያቱም አንዱ ከፕሮቲን እሚመደብ ስለሚሆን እሱኛው ከፍተኛ ጥቅም ስላለው ለሰውነት የተጎዱ ቆዳዎች የተጎዱ ቆዳዎች የተጎዱ የሰውነትን ክፍል እንደገና ስለሚጠግን እኔም እጠቀማለሁ ማለት ነው። እንደ አጠቃላይ ወተት ለሰውነት ከሚሰጠው ጥቅም ባለፈ ብዙ ለገበያ ላይ ከፍተኛ አስተዋጽኦ ይኖረዋል። ምክንያቱም ከፍተኛ በከፍተኛ ዋጋ የሚሸጥ አንዱ የገቢ ምንጭ ነው ብዬ ስለማምን ያው ወተትን እጠቀማለሁ እጠጣለሁም። ለገበያም ያው ባለን አቅም እናቀርባለን እንሸጣለን ማለት ነው። እንደ አጠቃላይ ወተት እወዳለሁ እጠጣለሁ።

እሺ አመሰግናለሁ በፍህን ማብሰል ታውቃለህ ወይ? ለሚለው አዎ ነው መልሴ ምክንያቱም እንደኛ አካባቢ ብሎም እንደ ኢትዮጵያም። ያው ሰማንያ እና ከዛ በላይ በሚሆን ፐርሰንቱ እንደ አጠቃላይ ብዙም ጊዜ የኤሌክትሪክ ምድጃ ወይንም የኤሌክትሪክ እሳትን የሚጠቀም ማህበረሰብ አይደለንም። በተለይ እኛ አካባቢ ደግሞ ብዙም ጊዜ የተለመደው በእንጨት ማብሰል እና በፍህም ማብሰል ነው ማለት ነው። ፍህም ስባል መጀመሪያ መነሳት ያለበት ፍህም የሚገኝበት እንዴት ይገኛል ነው ጥያቄው? ምክንያቱም ፍህም ሊገኝ የሚችለው። የተለያዩ እንጨት ቁርጥራጮች ወይንም የተፈለጉ እንጨቶች በእሳት ሲነዱ ያኛው ከነደደ በኋላ የሚገኝ። የቀረው ወይንም የእሳቱና የእሳቱ የኦክስጅኑና የእንጨቱ ድምር በቀይ ከለር ወደ ቀየማ ሁኔታ የተቀየረ ማለት ነው። ስለዚህ በዚህኛው እንዴት ምግብ ሊበስል ይችላል? ለሚለው ያው ቀጥታ በብረት ነገር ወይም ደግሞ ራስን የቻለ በዲስት በባህላዊ መንገድ የተሰሩ እቃዎች ላይ ከሸክላ የተሰሩ እቃዎችን እዛ ጋር በማድረግ ማፍሰል ይቻላል ማለት ነው። በቀላሉ ምንም አይነት የጭስ ወይንም ከእንጨት ከሚነዱ አንዳንድ አላስፈላጅ ከርጠብ እንጨቶቹ በተለይ ከሚወጡ ጥሶች ለመዳን ሲባል ፍህምን መጠቀም በጣም አስፈላጊ ነው። ፈሙ ደግሞ። በሚጠፋበት ሰዓት ከሰል ይሆንና ከሰል ደግሞ ከፍተኛ ጥቅም ላይ ለገበያማ ያው እያዋልነው የሚገኝ ነገር ፍም ሲነሳ ከሰል የማይቀር ነው። ምክንያቱም ከሰል ከሆነ በኋላ በ በእሳት በምናቀጣጥልበት ማለትም ኦክስጅን በሚያገኝበት ሰዓት ያው ፈም ይሆናል። ፈሙን ደግሞ ቀጥታ የሚደረገው ለምሳሌ ሻይ ለማፍላት በምንጠቀምበት ሰዓት ራስ ለቻለ የሻይ እቃውን ወይንም በራዱን አድርገን ያኛውን ፍህሙን ፍህሙ ላይ በምናስቀምጥበት ሰዓት ፍህሙ የፍህሙ ሙቀት ወደ ውሃው ወይንም በበራዶ አልፎ በብረት ለምሳሌ በማንቆርቆሬው አልፎ ውሃውን ካፈላልን በኋላ እኛ መጠቀም እንድንችል ያደርገናል ማለት ነው። ሌሎችንም ለምሳሌ በህፍም ድንች ለምሳሌ ምግብን ማብሰል ቢቻ ብንፈልግ ቀጥታ ምግቡን በምናበስበት እቃ ላይ እናደርግና ቀጥታ እሳቱ ላይ ወይንም መፈህሙ ላይ ራሱን የቻለ ምድጃ ይኖረዋል በዛ ላይ አድርገን ፍህሙን በማስቀመጥ ፍህሙ ላይ በማስቀመጥ ምግብን በቀላሉ ማብሰል ይቻላል ማለት ነው። ምክንያቱም ምንም አይነት ጭስ ሳይኖረው አካባቢ መረበሽ ሳይኖረው በፍም ማብሰል ቀላሉ እና በጣም ተመራጭ ነው ብዬ አስባለሁ። እንደኔ ምክንያቱን መገኘቱ ትንሽ ራቅ ወይንም አንድ ደን እሳቱን ከሌሎች ላይ ከሰላክ አክስለን ልናገኘው እንችላለን ቀጥታ ደግሞ እንጨትን ሲነድ የምናገኘው ፍም ሊኖር ይችላል። ግን ደግሞ በጣም ተመራጭ የሚሆነው በከሰል መልኩ ቢሆን በጣም የተመረጠ ነው። ምክንያቱም ምንም አይነት ጭስ አይኖረውም ቀጥታ በማርገብገብ ብቻ ወይንም ኦክስጅን እንዲያገኝ በማድረግ ብቻ ምግቡን በቀላሉ ማብሰል ይችላል ይቻላል ማለት ነው ምክንያቱም ቀጥታ ከዚህ የሚገኘው ሀይል ከፍተኛ ነው። ለማብሰልም ብዙም ሰዓት አይወስድም በትክክለኛ መንገድ ከሰሎ አንዲት ከተሰለ ለማብሰል የዛን ያህል ምንም ችግር አይኖረውም ማለት ነው። ስለዚህ ፍም እንደ እኛ አከባቢ በጣም ብዙ ጊዜ የምንጠቀምበት ነው። ምግቡንም ሳይበላሽ ለምሳሌ የማህረር ባህሪንም የመጥቁር ወይንም ቀለሙ ወደ ጥቁርነት የመቀየሩን ባህሪ ያጠፋልናል ማለት ነው። ስለዚህ ፍህም ላይ ምግብን ማብሰል በጣም ደስ የሚልና ተመካሪ ነው ብዬ አስባለሁ። እንደኔ ለሁሉም ሰው የምመክረው በፍም እንዲያበስል ነው ምክንያቱም አካባቢውን ካጭስ ማዳን ይችላል። ሲቀጥል ደግሞ በፈም በሚጠቀም ሰዓት ትክክለኛውንም ወይንም ያል ንጹህ ምግብን ማብሰል ይችላል። ምክንያቱም ያልተበላሸ ወይም ቀለሙ ያልጠፋ ያልጠቆረና በተመጣጠነው እሳት ላይ በማድረግ በፈለጉ ሰዓት ውስጥ አንድ ጊዜ ታቀጣጥለው በኋላ የፈለገው ቦታ ደርሶ ቢመለስ ፈሙ ሳይጠፋ ይቆየዋል ማለት ነው። ስለዚህ ቢጠቀመው አካባቢውንም ማቆሸሹ ወይንም በአየር እንዳይበከል ያደርጋል ብሎም ደግሞ የሚሰራው ምግብ ንጹህ እንደሆነ ሳይበላሽ ይቆያል ማለት ነው። ያው ሙቀቱ እንደጠበቀ ስለሚቆይ ፍህም መጠቀም በጣም አስፈላጊና ጥሩ ነገር ነው ብዬ አስባለሁ። ያው ከተቻለ ግን አሁን ላይ በኤሌክትሪክ ምድጃ መጠቀም ይቻላል። ያው በፍም ከመጠቀም ምክንያቱም ይሄ ደግሞ በጣም ፈጣን ይሆናል አሁን ላይ ከመጣው አንፃር በጣም ፈጣን ነው ብዬ ስለማስብ ነው። እንግድህ እንደ እኛ አካባቢ ግን ሊመካር የሚችለው ከእንጨት ከመጠቀም ይልቅ በፈም መጠቀም እና ማብሰል ጥሩ ነው ብዬ አስባለሁ። እኔም እጠቀማለሁ እናንተም ተጠቀሙ ሲል እመክራለሁ በፈምም አብስዬ አውቃለሁ

አመሰግናለሁ። ወደ ሱቅ ከመሄድ በፊት ዝርዝር ተጽፋለሁ ለሚለው ጥያዬ? መልሴ የሚሆነው አዎ ነው። ምክንያቱም ለምሳሌ ሱቅ መሄድ ከፈለኩና አንድ ንቃ መግዛት ካፈለኩ መጀመሪያ ይሄን እቃ እገዛለሁ ይሄን እቃ ደግሞ ያስፈልገኛል ይሄ እቃ ደግሞ ምን ያህል ብር ነው የሚለውን ዝርዝር መጽሐፍ እፈልጋለሁ እጽፋለሁ። ለምሳሌ አንድ ሳሞና መግዛት ብፈልግ ሌላ ደግሞ እዛ እንደሄድኩኝ ሌላ እቃዎች የሚያስፈልጉኝ ከሆነ መጀመሪያ ነው ማቀድ ያለብኝ ምክንያቱም ከሄድኩ በኋላ ያስፈለገኝን በሙሉ በአንድ ጊዜ መግዛት ስለማልችል መጀመሪያ ዘርዝር መውጣት ግዴታ ይሆናል። ለምሳሌ አንድ ሳሞና መግዛት እፈልጋለሁ። ሲቀጥል ደግሞ ሳሞና አንቺ ልብስ ማጥበብ እፈልግ ላልኩህ መግዛት ይሄን ያህል ብር አሁን ለሳሞና ይሄን ያህል ብር ለሳሞና ያው በብር ሊለክ ይችላል ለምሳሌ በኢትዮጵያ ብር አሁን ላይ የሰማንያ ብር ሳሞና መግዛት በፈለግ አንድ ሳሞና በሰማንያ ብር ደግሞ ማንጫ ወይንም ነጭ ልብስ የማጥብ ከሆነ ላርጎ ያስፈልገኛል እና ለላርጎ ደግሞ መቶ ሃምሳ ብር ብር ብዬ ዝርዝር ማጣት ያስፈልገኛል። ሲቀጥል ደግሞ የሚያስፈልግ ለሰውነቴ ልብስ ካጠፉ በኋላ ሻወር መውሰድ ስለሚያስፈልገኝ ሻወር ደግሞ ለመውሰድ ለሻወር የሚሆን አንድ ሳሙና ደግሞ በስልሳ ብር ብገዛ እንደ አጠቃላይ ደምሬ ይህን ያህል ብር አለኝ ይህን ያህል እቃ መግዛት እችላለሁ ብዬ ከደመርኩ በኋላ የሚተፋኝ ከሆነ ደግሞ ሌሎች የሚያስፈልጉኝ እቃዎችን እዛው ላይ ጽፌ እሄዳለሁ ማለት ነው። ስለዚህ ጽፌያቸው ከሄድኩ በኋላ ሱቅ ላይ ሲደርስ ቀጥታ እያነበብኩኝ ይሄንን እቃ ያስፈልገኛል ዋጋውን ንገረኝ ብዬ ተነጋገርኩ በኋላ ያው እኛ አካባቢ ብዙክ ላይ የሚሸጡ ሁሉም እቃዎች ተመሳሳይ አንዴ እንኳን ማነው ዋጋችሁ ወይንም ተመሳሳይ ነው ዋጋችሁ አጨምርም አይቀንስም እና ተዘንበዋለም በተሰጠኝ በአቀድኩት መሰረት እገዛና እመለሳለሁ ማለት ነው። ይህንን ሳደርግ አዛ ሱር ሄጄ ከመወዛገብም እድናለሁ ምንም አይነት ያው ያላስፈላጊ ነገሮችን ከመግዛት እድናለሁ። ምክንያቱም አላቅስ ሳላቅድ ከሄድኩ ብዙ እዛ ስደርስ የሚያስፈልገኝን ራስቸ የማያስፈልገኝን እቃ ልገዛ እችላለሁ። ለምሳሌ ሳሙና አልገዛ ሄጄ አያው እዛ አንዳንድ ለምግብነት የሚያንገለግሉ ካውች ምሳሌ የሚግብ የሚሆኑ የሚበሉ ነገሮችን በማየበት ሰዓት እንደዚህም ለምሳሌ ማኪሊቱን ለሚጠጡ ነገሮች ወይንም የሚባሉ ነገሮችን ሳይ እነዛን ቀጥታ ገዝቼ የሚያስፈልገኝን ሳልገዛ ከመጣሁ በጣም ውድቀት ስለሚሆን ወደ ሱቅ ሄጄ ከመሄዴ በፊት ግዴታ ዘርዘሮችን ከጻፉ ባህላ ነው። አይቼ የምገዛው ለሰዎችም የምመክረው ነገር ይሄ ነው። ምክንያቱም ዝርዝብ መጽሐፍ ያቀዱትንና የፈለጉትን የሚጠቅም ነገር ብቻ ለመግዛት ስለሚያስፈልግ ከዛ ውጪ ግን ዝም ብሎ ማንኛውንም ዝም ብሎ ሱቅ እንደሄዱ መግዛት ከሆነ ለራስም ጥሩ አይደለም። ሲቀጥል ደግሞ ገቢ ላይም ጉዳት አለው ብዬ አስባለሁ ምክንያቱም ያላሰቡትን ነገር ገዝቶ መምጣት ይኖራል ማለት ነው። እኔ ዝርዝር አስቀምጣለሁ ይሄንን እገዛለሁ በዚህን ያህል ወጋ በዚህን ያህል ብር እገዛለሁ ብዬ አስባለሁ ለቤተሰቦችም ይሄንን እቃ ያስፈልገኛል ይሄን ይሄን እቃ ግዙል ብዬ ነው የምልካቸው እንጂ ብዬ ስላስፈለገኝ ብቻ አልገዛም ግን በቃ በጣም የሚጠቅመኝ ከሆነ በጣም ግዴታ ከሆነ እረሳለሁ ካልሆነ ለገንዘብ ስለሚጎዳ ማንኛውንም የተፈለገውን ነገር በሙሉ መግዛት ጥሩ አይደለም ብዬ አስባለሁ። ለሰዎችም እመክራለሁ ዝርዝር ማውጣት በጣም ወሳኝ ነው። ምክንያቱም ሱቁ ከሄዱ በኋላ ዝም ብሎ አይነዋጅ በመባለት ማለት ስግብግብ መሆን ያዩትን ሁሉ መግዛት መፈለግ ሳይሆን መጀመሪያ ላይ አግደውና አልመው ይሄ ይጠቅመኛል ይሄ ጥሩ ነገር ነው። ይሄኛው ደግሞ አስፈላጊ ነው የሚሉትን ዋጋ ዘርዘር ከወጡ በኋላ ይሄኛው ይሄኛው በሰንጠረዥ መልኩ ይሄኛው ዋጋ መጀመሪያ አቃውን ምን አይነት እቃገዛለሁ ዋጋው ውስጥ ነው የሚለውን ማስቀመጥ ግዴታም ነው። ማድረግም የሁሉም ሰው ሀላፊነት ነው ማድረግ አለበት ብዬ ነው የማስበው እኔ እኔም ስለማደርግ ሰዎች ምን ያደርጉ እመክራለሁ። ምክንያቱም ይሄን ካላደረጉ ለገቢያቸው ለቤተሰባቸውም ጥሩ አይመጣም። ቤተሰባቸውም ያው ይሄንን ካላደረጉ ቤተሰብ ላይ መታመን አይኖርም ገንዘብ ማባከን ይኖራል። ከዛም በኋላ ብሎ ማልፎ ተርፎ መጭበርበር እና ስርቆ የሚል ሊኖር ይችላል። ስለዚህ ሱቅ ከመሄዳችን በፊት ማንኛውንም መንገድ አውቃ መጻፍ እና በስርዓት ከዛም በኋላ ምን ይቃል ሊኖር ይችላል? ሱቅ ብሎ በማሰብ ትክክለኛው ውሳኔ ትክክለኛው ሱቅ መሄድም አንደኛው መስፈርት ነው። ምክንያቱም ትክክለኛ ሰው ሄዶ የሚያስፈልግን ብቻ መግዛት ከሚያስፈልገው ቦታ በሚያስፈልገው ቦታና በሚያስፈልግበት ሰዓት የተለያዩ ቆይታዎችን በተጻፉና በተጻፉ ዝርዝር መሰረት መግዛት አለብን። እኔም እጠቀማለሁ እናንተም ተጠቀሙ ሲል ለሁሉም ሰው እመክራለሁ ማለት ነው። ስለዚህ አመሰግናለሁ

እሺ አመሰግናለሁ። ማህበራዊ ሚዲያ ትጠቀማለህ ወይ ለሚለው ማህበራዊ ሚዲያ ያው እጠቀማለሁ ነው መልሴ ምክንያቱም አሁን ላይ ያው እንኳን የተማረ ማህበረሰብ፤ አዎ ሁሉም ሰው የተማረ ያልተማረውም የተማረውም ብዙ ሰአቱን ሚያሳልፈዉና ያው ሚጠቅምም ማይጠቅምም ስራዎችን ሚደረገው በማህበራዊ ሚዲያ ሆኗል እኛ ሀገር ማለት ነው። ለምሳሌ ማህበራዊ ሚዲያን በትክክለኛው እና በብልህነት ከተጠቀምነው ለህይወት በጣም ትልቅ ጥቅም አለው ለምሳሌ ከማህበራዊ ሚዲያዎች ውስጥ ዩቲዩብን ብንመለከት ዩቲዩብ አሁን ላይ ለብዙ ነገሮች ለገንዘብ መስሪያነት ሚያገለግል ሆኗል ምክንያቱም ገንዘብን በዩቲዩብ አንድ ዩቲዩበር የራሱን አካውንት ከፍቶ ሰዎችን ላይ የሚለቀውን የራሱን ትይንት ሰዎች በሚመለከቱበት ጊዜ ዩቲዩብ ከፍተኛ ክፍያ ይከፍለዋል ማለት ነው። ሲቀጥል ደግሞ ማህበራዊ ሚዲያ በትክክለኛው መንገድ ምንጠቀመው ለምሳሌ እኔ አብ ዩቲዩብ እጠቀማለሁ እያለሁ ማለት ነው ሰዎች የሚሰሩትን እያንዳንዱን ቪዲዮ ለትምህርታዊ ቪዲዮዎችን በመመልከት ከዛ ውስጥ ያው ምንም አይነት መምህር እገዛ ሳያግዘኝ፤ ስለ አንድ ነገር በትክክለኛና ትክክለኛ የሆነዉን መርጬ በማንበብ ያው ከፍተኛ እርዳታን አገኛለሁ ማለት ነው። ስለዚህ ማህበራዊ ሚዲያ ከፍተኛ ጥቅም ሊኖረው የሚችለው ትክክለኛውና ትክክለኛውን ሚዲያ መርጠው ስጠቀሙት ነው። ለምሳሌ ደግሞ ለመዝናኛነት የምጠቀመው ቲክቶክን ያው ቲክቶክን ለመዝናኛነት እጠቀመዋለሁ አሁን ላይ በደከመኝ ሰዓት ወይንም ሳነብ ከዋልኩኝ ብሎም ሌላ ስራ ስሰራ ከዋልኩኝ ለመዝናኛነት አንዳንድ ደስ የሚሉ አዝናኝ የሆኑ ቪዲዮዎች ሲለቀቁ ከቲክቶክ ላይ በማየት አሁን ላይ ያው ራሴን አዝናናለሁ ማለት ነው። ሌሎች ደግሞ ለምሳሌ እንደ ቴሌግራም አይነት ፕላትፎርሞችን ለምሳሌ መልእክትን ለመላክ የምንጠቀምባቸው መሳሪያዎች ናቸው ማለት ነው። ስለዚህ እነዚህ ለምሳሌ ከጓደኞቼ ጋራ የፈለኩትን መልእክት በጽሁፍ መልክም መጽሐፍ ስፈልግ በድምጽ መልኩም ቀድቼ መላክ ብፈልግ ቀጥታ መላክ የሚቻልበትን አጋጣሚ ስለማ ስለተመቻቸ በዚህኛው እጠቀማለሁ ማለት ነው። ሲቀጥል ደግሞ ለምሳሌ ምንጠቀመው ደግሞ አብዛኛውን ጊዜ እንደ ሚዲያ ማህበራዊ ሚዲያ ለምሳሌ ምንጠቀማቸው ቴሌቪዥን አንዱ ማህበራዊ ሚዲያ ነው እና ዜናዎችን የምናይበት ዋናው ማህበራዊ ሚዲያ በመሆን የሚያገለግለን እንደኛ አካባቢ ቴሌቪዥን ለምሳሌ መረጃዎችን ለምሳሌ አዳዲስና ዜናዎችን ለማየትም ያገለግላል። አንዳንድ ገጠመኞችን የሰዎችን ታሪክ ለማዳመጥም ያው በእነዚህ የሚተላለፉ ሚዲያዎች ስለሚኖሩ እነሱን ለማዳመጥ ያገለግላል። እና ማህበራዊ ሚዲያ በጣም ከፍተኛ ጥቅም ስላለው እኔም እጠቀማለሁ ግን ራሱን የቻለ ደግሞ በዛው ልክ ደግሞ ጉዳትም አለው። እኔን አሁን ያው በጣም ሱሰኛ እስከመሆን ያደርሳል። ምክንያቱም ብዙን ሰዓት በማህበራዊ ሚዲያ ውስጥ መቆየት መጠቀም እና ማህበራዊ ሚዲያ ላይ አትኩሮውት መስጠት ሁሉን ነገር ወደ ማህበራዊ ሚዲያ መውሰድ ለምሳሌ የጠፋውን ራሳችን የሆነ ነገር እንዳንፈጥር ሚያደርግ ጉዳት አለው። በዛው ልክ ደግሞ አእምሮ ላይ ጉዳት አድርሶብኛል: ምክንያቱም ብዙ ጊዜ ቲክቶክ ወይንም ቪዲዮ ፊልም ነገር በማህበራዊ ሚዲያ በማይበት ሰዓት ማታ ላይ እንቅልፍ የማጣት ብሎም ለአእምሮ ላይ የሆነ የመደንዘዝ እና ለማንበብ ተነሳሽነት አለመኖር ስጋችን ወደ እዛ ፍላጎቱ ሊሆኑ የሚችለው ወይንም አእምሮዬ ፍላጎት የሚኖረው ወደዛ ወደ ቲክቶኩ መንደር እንጂ ስራ ለመስራት ተነሳሽነት አለመኖር አንዱ ጉዳት ነው ማህበራዊ ሚዲያ ማለት ነው። ግን እራሱን የቻለ ጥቅም አለ በብልነት ከተጠቀሙት ማንኛውም ሰው ከፍተኛ ጥቅም አለው። ገንዘብም ማግኘት ይቻላል፤ ማህበረሰቡንም ማስተማር ይቻላል፤ እውቀትም ማግኘት ይችላል እና ጥሩ ነገር መፍጠር እና የሆነ ነገር ማግኘት ይችላል። ግን ደግሞ ያላግባብ የምንጠቀምበት ከሆነ ለጤናም ችግር ነው ለኢኮኖሚም ችግር ነው ምክንያቱም ማህበራዊ ሚዲያዎች ክፍያ ያስፈልጋቸዋል አዎ ምንም ነገር ሲሰራ ያለ ክፍያ ስለማይሆን ገንዘብ ላይም ተጽዕኖ አለው ከሰዎች ጋርም ደግሞ መጥፎ ነገርም አለው ለምሳሌ መሰረቅም ሊኖር ይችላል በማህበራዊ ሚዲያ ውስጥ ስንጠቀም ሀሳብን ልንሰረቅ እንችላለን መልእክታችንን ልንሰረቅ እንችላለን አንዳንድ ወንጀሎችም ሊሰሩበት ይችላሉ ግን በጥሩ መንገድ ከተጠቀምነው ስለሚጠቅም እኔም ያው ሚዲያን እጠቀማለሁ እራሱን የቻለ መጥፎም ጥሩ ጎን ቢኖረዉም ጥሩ ጎኑን እየተጠቀምኩ መጥፎ ጎኑን እተወዋለው ማለት ነው። ስለዚህ ስለማህበራዊ ሚዲያ ያለኝ አስተሳሰብ ይሄ ነው አመሰግናለሁ።

የሞባይል ዳታ ትጠቀማለህ ወይ ከሚለው? አዎ መመልሴ ምክንያቱም ያው ሁሉም ነገር በቀላሉ ሊገኝ የሚችለው እና ከሰዎች ጋራ መገናኘት በምንፈልግበት ሰዓት አንዳንድ መረጃዎችን ማየት ስፈልግ። ሶሻል ሚዲያ ላይ መገናኘት ስፈልግ ግዴታ ሞባይል ዳታ ያስፈልገኛል ምክንያቱም ያው እንደ አማራጭ የምንጠቀመው ዋይፋይ ነው እሱም ደግሞ ዋይፋይ ደግሞ ያው ስለማይገኝ በቅርቡ እኛ እኔ እንደ አጠቃላይ የምጠቀመው። ብዙን ጊዜ ሞባይል ዳታ ነው። በተለይ ሞባይል ዳታ የሚገኘው ራሱን የቻለ ከሳፋልኩም ይገኛል ወይንም በኢትዮጵያ ቴሌኮም ተጠቅሜ ሞባይል ዳታ እጠቀማለሁ ማለት ነው። ስለዚህ ሞባይል ዳታ እራሱን የቻለ ጥቅም አለው። ምክንያቱም ሰዎችን ለምሳሌ ከውጭ ብፈልግና በአውዲዮ እኩል ወይም በቪዲዮ እኩል ቲኒግራም ወይም በዋትሳፕ። አዎ ሌላው ቀርቶ እንደዚህ ይሄንኛውን አውዲዮ እየቀረጹት ያለሁት በሞባይል ዳታ ነው ማለት ነው። እንዴት አደረገው ለሚለው ጥያቄ ደግሞ ሞባይል ዳታ ከአንድ ስልክ ወደሌላ ስልክም ሆት ስፖት በማውራት ማገናኘት ይቻላል። ከዛም ከተገናኙ በኋላ አንደኛው ሁለቱ ላይም እንዲሰራ ማድረግ ይቻላል ማለት ነው። ስለዚህ ሞባይል ዳታ በጣም ከፍተኛ ጥቅም አለው። ሲቀጥል መረጃዎቹን በቀላሉ ማውረድ እንድንችል ስለሚያደርገን። የሚሞላ በጥቅል መልኩ መግዛት ይቻላል። ሲቀጥል ደግሞ ያው በብር መልኩ እውቀትታም መጠቀም ይቻላል። ግን ደግሞ በጣም ተመራጭ ሊሆን የሚችለው ለሞባይል ዳታ ተብሎ የሚገዛ ራሱን የቻለ ጥቅል ሲኖር ለምሳሌ በእኛ ሀገር የሚሰጡ ሳምንታዊ ሊኖሩ ይችላል። በወርሃዊ ደረጃ ለሚሰጣለት አመታዊ የሰዓት ያልተገደበም ሊኖሩ ይችላል። ወይም አመታዊ ያልተገደበ በየተለያየ ያልተገደበ መጠን በየሰአቱና በየጊዜው በተለያየ ብር የተለያየ ዳታ መግዛት ይቻላል። ያው ተገዝቼም እጠቀማለሁ ብዙ ጊዜ እኔ የምጠቀመው አሁን ላይ ኢትዮ ቴሌኮም ነው። ብዛትም ያው እየተጠቀመ ያለ ደግሞ የሚፈጠን አይነት አይደለም ምክንያቱም ብዙን ጊዜ ህዝቦች ስለሚጠቀሙት። ቴሌኮም ብዙም ተመራጭ አይሆንም። ያው ዳታ ላይ የመዘግየት እና የፈለግነውን መረጃ በቶሎ ማግኘት አንችልም። ግን ዋጋው ቀነስ ያለና ከሳፋሪኮ ማንጻፍ አነስ ያለ ነው። ግን ደግሞ ሳፋሪኮን በምን አይነት ሰዓት አሁን ላይ የመጣው የግል ድርጅት የከፈተው። ይሄንንም ዳታ የምንጠቀመው የምንጠቀመው ያው ቀጥታ ይገዛል ወይንም ብሩን የሳምንት የየየለታዊ ብለን በራሱ የቻለ ዝርዝር አለው። በዙ ከገዛው በኋላ ከማነው ማነው በጣም ፈጣን እና በተለይም ደግሞ አሁን ላይ እንደኛ አካባቢ ፎርጂ ነው የሚሰራው። ያው ፎርጂ ከሆነ እና እሱ ከበራ በጣም ፈጣን ነው የፈለግነው መረጃ ማግኘት በቀላሉ እንችላለን ማለት ነው። ይሄንን ስናደርግ ያው ራሱን ቻለ ክፍያ እያለው ከፍ አንጻትም ያንበሳት በጣም ያው የተጋነነ አይሆንም ውድ ነው። ኢትዮጵያ ሌኮም ለምሳሌ በሳምንት ላይ መገዛየም የሚችለው የሌሊት እና የቀን ብሎ በሁለት ጂቢ ዳታ የሞባይል ዳታ በሰላሳ አምስት ብር የተማር ጥቅል ብንገዛ በሳፋሪኮም ግድ ሊሆን የሚችለው በሰባ ብር ይሆናል ማለት ነው። ስለዚህ ከዋጋ አንፃር ስናየው ሳፋርኮን በጣም ውድ ነው። ኢትዮ ቴሌኮም ግን አርካሽ ነው። ግን ደግሞ የዳታዎቹን ዝግመት በምናይበት ሰዓት ለምሳሌ ስልኬ ላይ ሊቆጥሩ የሚችሉ ሳፋሪ ኮምፕ ተሆነ የሆነ ነገር ለማውረድ በምፈልገው ሰዓት ቢያንስ በሜጋ ፐር ሰከንድ ሊቆጥር ይችላል። ይሄኛው ደግሞ መቶ ሰከንድ ወይም ስለዚህ ያኛው በጣም ፈጣን ነው ይሄኛው ዘገምተኛ ነው ማለት ነው። ስለዚህ ያው የሞባይል ዳታ እጠቀማለሁ ብዙን ጊዜ ግን የምጠቀመው ያው የትውልድ ይልቅ ነው። ከተገኘ ደግሞ እንደ አማራጭ ከሞባይል ዳታ ይልቅ ዋይፋይ መጠቀም በጣም ፈጣን ይሆናል። ምክንያቱም ዋይፋይ አንዴ ተከፈለበት በዋጋም አንፃር ምንም አይነት ወጪ አያወጣም። የሞባይል ዳታ ግን አንዴ ከፍለን ድጋሚ ደግሞ ካለቀ መግዛት ስለሚያስፈልግ የደቂቃው መግዛት የሚያስፈልገው ነገር ነው። ስለዚህ ሞባይል ዳታም የዛን ያህል አዋጅ ነው ብዬ አላስብም። ግን በቀላሉ በትልቃችን አግኝተን በፈለግነው ቦታ እየተንቀሳቀስ መጠቀም ስለምንችል የሞባይል ዳታ ተመራጭ ይሆናል። እንጂ ያው ቢቻልና ቢመጣ የሚመከረው ዋይፋይ ነው። በተለይም ለትልቅ ለዲጂታል ኮምፒውተሮች ወይንም ለፒሲ እንደዚህ ፈጣን የሆኑ ወይንም ረዣዥም በጂቢ የሚቆጠሩ ዳታዎችን ወይንም መረጃዎችን ለማውረድ የሚያስፈልግ ከሆነ ትዌልል ፋይሎችን ለማውረድ ዋይፋይ መጠቀም ይመከራል። ግን ደግሞ ተጠፋ ሞባይል ዳታም መጠቀም ጥሩ ነው ብዬ አስባለሁ። እኔም እጠቀማለሁ ሰዎችም እንዲጠቀሙ ሀሳቤን አጋራለሁ። ስለዚህ ያው ሞባይል ዳታ ለአጠቃላይ ይጠቀማል ሆኖ መልሴ

እሺ አመሰግናለሁ፤ "ጊዜህን በደንብ ታስተዳድራለህ?" ለሚለው ጥያቄ ያው አስተዳድራለሁ ነው መልሴ፤ ምክንያቱም አሁን ላይ ሁሉም ነገር የሚሰራው፣ አሁን ላይም ቀርቶ ሁሉም ስራ የሚሰራው በጊዜ ነው። ጊዜ ማለት ወርቅ ነው፤ ጊዜ ማለት ገንዘብ ነው፤ ጊዜ ማለት እንደ አጠቃላይ ህይወት ነው ብዬ ነው የማስበው። ምክንያቱም ጊዜዬን በደንብ መጠቀም ትልቅ ሰው፣ ለመሆን ዋናኛው መስ ዋናኛው መሳሪያ ነው፤ ለምሳሌ ጊዜዬን ከፋፍሎ መጠቀምና ለሚያስፈልገው ስራ ትክክለኛውን ሰዓት መስጠት፣ ለማያስፈልጉ ስራዎች ደግሞ ጊዜን ባለመስጠት እጠቀምበታለሁ፤ ለምሳሌ መጫወቻ ጊዜዬ ሊሆን የሚችለው ትንሽና መለስተኛ፣ ከሰላሳ ደቂቃ ወይም ከአንድ ሰዓት ያልበለጠ ቢሆን በጣም ይመረጣል፤ ምክንያቱም ብዙ ሰዓት ማሳለፍ ያለብኝ ብዬ እኔ የማደርገው፣ ብዙ ሰዓትን የማሳልፈው በማንበብ እና ለገንዘብ ማግኛ የሚሆኑ አንዳንድ ስራዎችን እየሰራሁ፣ ቤተሰቦችን እያገዝኩና ወይንም አንዳንድ የበጎ አድራጎት ስራዎችን እየሰራሁ ነው የማሳልፈው። ጊዜ ማለት ህይወት ስለሆነ፣ ገንዘብ ለማግኘት ግዴታ ጊዜን በአግባቡ መጠቀም ያስፈልጋል፤ ገንዘብ ለመስራትም ሆነ ጊዜ ያስፈልጋል። ለምሳሌ በጊዜ ውስጥ ነው አሁን ላይ ይህንን ኦዲዮ የምንቀርጸው። አዎ፣ ጊዜን ተጠቅመን ነው። ስለዚህ ጊዜያችንን ተጠቅመን ለማግኘት፣ ገንዘብ የምንጥረው በራሱ ይሄ በደንብ እንድንጠቀም የሚያደርገኝ አንዱ እቅድ ነው ማለት ነው። ስለዚህ ጊዜን በደንብ መጠቀም የሚሰጠው ጠቀሜታ አልፎም ተርፎም ለህይወት ዋስትና ይሆናል። ገንዘብን ማግኘት ይቻላል፤ ለምሳሌ አንድ ሰው ልጆቹን ማስተማር ቢፈልግና ጊዜን ተጠቅሞ ነው ማስተማር የሚችለው። ምክንያቱም አንድ ቀን ዝም ብሎ ሁሉን ነገር ማወቅ አይችልም። አንድ ሰው ሁሉን ነገር በጊዜ ሂደት የሚሰካ የሚሰሉ ነገሮች ይኖራሉ። ለምሳሌ ብዙ ጊዜ ረጅም የሆነ እቅድ ብናቅድ አንድ ሰው ከፍተኛ የሆነ ትልቅ ቤት ወይም ፎቅ መስራት ቢፈልግ፣ እንደ እኛ አካባቢ ማድረግ ያለበት ራሱን የቻሉ ጊዜዎቹን በስነ ስርዓት ተጠቅሞ ከፍተኛ ገንዘብ ማጠራቀም አለበት። ገንዘብ ለማጠራቀም ግዴታ ጊዜ ያስፈልገዋል። ገንዘቡን ለ አጠራቅሞ ከጨረሰ በኋላ ገንዘቡን በ በስርዓት ደግሞ ማጠ ማኖር እና ጊዜውን ተጠቅሞ ያንን ፎቅ ማስጀመር አለበት። ፎቁ ለማደግ ግዴታ ራሱን የቻለ ጊዜ ይወስዳል። ያንን ጊዜ ደግሞ ማሰናዳት የሚችለው በት በትክክለኛው መንገድ በደንብ ደግሞ መጠቀም ስላለበት ሁሉንም ሰው ያው ጊዜውን መጠቀም አለበት ብዬ አሰባለሁ። እና እኔም ጊዜዬን ለምሳሌ ቀላልና አጠር ባለ መንገድ እንዴት ትጠቀማለህ ለሚለው፣ ለምሳሌ ጠዋት ገና ስነሳ ላደርገው የምችለው ስራ ቢሆን መጀመሪያ አዎ እንደተነሳሁ ፊቴን እታጠብና ለቀን ውሎዬ ምን አይነት ስራ፣ ምን አይነት ስራ፣ ምን አይነት ሰዓት ይበቃዋል በሚል አቅደዋለሁ ማለት ነው። ከዛ ካቀድኩ በኋላም እያንዳንዱን በክፍለ ጊዜ መሰረት በትክክለኛ በሰጠሁት በጣም ትልቅ ስራና አስፈላጊ ከሆነ፣ ለምሳሌ ጥናት አንድ የትምህርት አይነት ቢሆን ያኛውን ለመጨረስ ግዴታ የሚያስፈልገኝን ያህል ሰዓት እበጀትልታለሁ ወይም እሰጠዋለሁ ማለት ነው። ለምሳሌ አራት ሰዓት ይወስዳል ብዬ ካሰብኩ ያንን አራት ሰዓት እሰጠውና ያኛውን በአራት ሰዓት ውስጥ ለመጨረስ አዎ እሞክራለሁ ማለት ነው። ያው እጨርሰዋለሁ ብዬ ካቀድኩ ልሰጠው የምችለው ጊዜ ከዛ የምጨርስበትን ያህል ትክክለኛውን ሰዓት ስለመትሰጠው እጨርሰዋለሁ ማለት ነው። ከዛ ለመዝናኛ ደግሞ ሰላሳ ደቂቃ የሚያስፈልገኝ ከሆነ፣ ሰላሳ ደቂቃ ለመዝናኛ እሰጣለሁ ማለት ነው። ከዛም በኋላ ምግብ ለመመገቢያና ምሳ ለመብላት ምን ያህል ሰዓት ያስፈልገኛል፣ ቢያንስ ሃያ ደቂቃ የምጠቀም ከሆነ ሃያውን ደቂቃ፣ ለምግብ የተዘጋጀ ምግብ ከሆነ ሃያ ደቂቃ እሰጣለሁ። አብስዬው ወይንም አዘጋጅቼ የምበላ ከሆነ ደግሞ አንድ ሰዓት ተኩል ወይም አንድ ሰዓት ስለምሰጠው፣ ያው ይሄንም የራሴን ይህን ሰዓት በዛ አይነት መንገድ እጠቀማለሁ። ጊዜ ህይወትም ስለሆነ ለጊዜ ከፍተኛ ክብር ነው ያለኝ። ያው አንዳንዴ በእኛ አካባቢ ብዙም የተለመደ አይደለም። ጊዜን አጣቦና አሟጦ ለስራ ማዋል ብዙም አልተለመደም። ብዙን ጊዜ በቲክቶክ እና በመዝናኛ ቦታ ላይ ያልፋል። እኔም ያው አሳልፋለሁ አንዳንዴ ያው ሙሉ በሙሉ በሚባል ደረጃ ባይሆንም ሰአቴን እጠቀምበታለሁ ማለት ነው። እና ጊዜን መጠቀም በጣም ወሳኝ ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ራሱን ለመቀየር ግዴታ ጊዜውን በስርዓት መጠቀም አለበት። የሰው ልጅ ትክክለኛ ገቢ ለማግኘት ግዴታ መጠቀም ያለበት ሰአቱን በትት በስራት እና በትክክለኛው መንገድ ስለሆነ እኔም ሰአቴን አሟጥጬ ለስራ፣ ለማንበቢያነት እና ሰዎችን ለመርዳት ብሎም ገንዘብ ለማግኘት አውለዋለሁ ማለት ነው። ጊዜን በደንብ መጠቀም ያስደስታልም፤ ትልቅ ሰውም ያደርጋል፣ ሙሉ ሰውም ያደርጋል። ባለሀብትም ያው ገንዘብም ያለው ሰው ስለሚያደርግ ገንዘቡን አሟጦ መጠቀም የሚቻለው ጊዜን በደንብ ወይም በስርዓት ማስተዳደር ሲቻል ነው ማለት ነው።

እሺ አመሰግናለሁ የአካባቢው ገበያ እንዴት ነው ለሚለው? እንደኛ አካባቢ የተለያየ ገበያ አለ። ከምን አንፃር ለሚሉት ያየ ለምሳሌ ገበያው ከስፋቷ አንፃር ከምነገበያየው ሁኔታ አንፃር የመገበያያ መንገዱ እና ብዙ ነገሮች ይነሳሉ። ስለ ገበያ ሲነሳና እንደኛ አካባቢ ተመርኩዤ ላወራ የምፈልገው ነገር ለምሳሌ እኛ ገበያ ላይ የምንውለው ቅዳሜ ነውና። ቅዳሜ ላይ ህዝቦቹ ሊገበያዩ የሚችሉበት ለምሳሌ ከሰኞ እስከ አርብ ስራቸውን ጨርሰው የሚፈልጉትን እቃ የሚገዙበት የሚፈልጉትን ነገር ሸጠው ለውጠው ወደ የሚፈልጉት መንገድ የሚገዙበት ሁኔታን በምናይበት ሰዓት ለምሳሌ። አንድ ሰው የራሱን የሚገበው ለመግዛት ግዴታ ገንዘብ ያስፈልገዋል የሆነ ነገር ለመግዛት የኢትዮጵያ ብር ያስፈልገዋል። ያው በብር ኖት ራሱን የቻለ ሂደት አለው። እና ሻጩ ደግሞ ደግሞ የሚል ለሰዎቹ የሚሸጠውን ነገር ይዞ ይመጣል። ከዛም በኋላ በሚገበያዩበት ጊዜ የዋጋ መወጋወግ የሚባል ማለት። ገዢው ለመሸጥ በከፍተኛ ዋጋ ለመሸጥ ወይንም ሻጩ በከፍተኛ ዋጋ ለመሸጥ ገዢው ደግሞ በዝቅተኛ ዋጋ ለመግዛት የሚያደርጉት ራሱ የቻለ ሺዴት ምን ይባላል? መወጋወግ ወይም ዋጋን ዝቅ ለማድረግ እና ከፍ ለማድረግ የሚደረግ በሰዎች መካከል ያለ ልውውጥ ይኖራል በገብያ መካከል ማለት ነው። በእኛ አካባቢ ይህንን ሲደረግ ሰዎቹ በመሃል ደግሞ አስታራቂ አንድ አንድ ሰዎችም ይኖራሉ። ምክንያቱም ለምሳሌ አንድ ሰው በሬ ለመሸጥ ይፈልግ አንደኛው ሻጩ ሃምሳ ሺህ ቢል። ገዢው ደግሞ አርባ ሺህ ቢል ያው በመሃል ደግሞ አንድ ሰው መጥቶ አርባ አምስት ሺህ ያስማማቸው ያስማማቸውና ራሱን የቻለ የመጸጸት ውል ይባላል። እውል ማለት ሻጩና ገዢው ተፈራርመው ብር ገዢው ለሻጩ ብር ሰጦ ሻጩ ደግሞ ብሩን ተቀብሎ ከበሬውን ሰጦ ይልካል ማለት ነው። ለምሳሌ ይሄንን በሚሸሽበት ሳህን ለምሳሌ በሚዛን የሚገዛ ከሆነ። ባለ እህሉ በከፍተኛ ዋጋ ለመሸጥ ሲያስብ ገዢው ደግሞ ቀንስልኝ ካለበለዛ አልገዛም ከሌላ የቀነሰውን መግዛት እችላለሁ የሚል ሀሳብ በማምጣት ሀሳቡን በግልጽ ከነገረ በኋላ ያው ይገዛል ማለት ነው። ስለዚህ እንደዚህ አይነት ሁኔታ ነው በእኛ አካባቢ ያለው። በተለይ ደግሞ ሱቅ ላይ ከሆነ ደግሞ ያው ሱቅ ላይ አብዛኛውን ጊዜ ሁሉም ነገር ተቋሚ ነው። ዋጋው ለምሳሌ ሳሙና አምሳ ብር ከሆነ ሁሉም ሱቅ ላይ አምሳ ብር ነው ሊሆን የሚችለው የተለያዩ ሱቆች ላይ ለምሳሌ ፓስታ እንደዚህ ምንም አይነት ነገሮቹ በዛው ጊዜ እንደዚህ የሚሸጡበት በእኛ አካባቢ በሱቅ ደረጃ የሚሸጡት ተመሳሳይ ዋጋ ነው። ያላቸው ገበያ ላይ የምናያቸው ነገሮች ግን ሊሸጡ የሚችሉት በተመሳሳይ ዋጋ ሳይሆን ያው የመውጣትና የመውረድ ገዢው እንዲቀንስለት ያደርጋል ሻጩ ደግሞ እንዲጨምረው በሚያደርጉ የብልህና የሞይ ገበያ በመባል የሚጠራ። አይነት ነገር አለና ሰዎቹ የፈለጉትን ነገር ገበያ ላይ መሸጥም መግዛትም ይችላሉ። ግን ህግን ጠብቀው ከምንም በላይ ደግሞ ህግ ያስፈልጋል እና ካለው አንፃር በጣም በትልቁ ሻጮቹ ለምሳሌ ከፍተኛ በከፍተኛ ዋጋ የሚጠሩት ከሆነ አንድ ነገር ያንን ጋር በህግ ይጠየቃሉ ማለት ነው። በተመጣጣኝ በሆነ መንገድ ከፍ አድርጎ መሸጥ ይችላሉ ለምሳሌ ነጋዴዎች ከሆኑ ሊያተርፋቸው በሚችለው መጠን በራሳቸው ነፃ ገበያ ስለሆነ ይሄኛ አካባቢ በፈለጉት መንገድ መሸጥም መግዛትም ይችላሉ። ያው ገብያው የሚደረገው ከሳምንት እኛ ሁለት ቀን ነው አንዴ አቅዳሚ ይደረጋል። ለም ሰው ሰአቸውን ሲጨርሱ ብዙን ጊዜ በኢትዮጵያ ቅዳሜ ገበያ ሲሆን እንደኛ አካባቢ ደግሞ ሰኞን ደግሞ ገበያ እንጠቀምበታለን። ምክንያቱም ሰኞን ለሌሎቹ አራት የስራ ቀናቶች ዝግጅት የምናደርግበት እና ምክንያቱም ሰኞ ላይ ሁሉን ነገር አዘጋጅተን ገዝተን ለውጠን ሸጠን ከዛን በኋላ ስራዎች ዝግጅት የምናደርግበት ይሆናል። በኋላ ምክንያቱም አንድ ለምሳሌ የግንባታ ሰራተኛ ሁሉን እቃ የሚገዛው ሰኞ ነው የሚሆነው ሰኞ ከገዛ በኋላ ሙሉ አራቱን ቀን መስራት ይችላል ማለት ነው። ለምሳሌ አንድ ሰው ደግሞ በገንዘቡ የጉልበት ሰራተኞችን የሚቀጥል ከሆነ የሆነ ነገር ሸጦ የሚቀጥል ከሆነ ሰኞ ይሸጥና አራቱን ቀን ማሰራት ይችላል ማለት ነው። እንደ አጠቃላይ የኛ አካባቢ ግብያ ነፃ የገበያ የሚባል ስርዓት ሲሆን እንዴት ይከናወናል በሻጭና በገዥ መካከል ያለ ስምምነት እንጂ የመንግስት ጣልቃ ገብነት ብዙም አይታይበትም። ስርቆት እየተከናወኑ አንዳንድ ጊዜ ያው በገበያ ላይ ስርቆት ይኖራል ሌቦችም አይጠፉም። ይሄንን ደግሞ መከላከል የሚችለው ያው ሁሉም ሰው ሲተባበር ነው። እና እኛም ያው የአቅማችን እየተባበርን ስርቆት እንዳይኖር በገበያ ውስጥ ሰዎችም የፈለጉትን ነገር መሸጥም መግዛትም እንዲችሉ እንተባበራለን እናደርጋለን። እኔም የምገዛውን ጋር ባሰብኩትና ባቀድኩት በፈለኩት ዋጋ የምችለውን ያህል የፈለኩትን እቃ መግዛት እችላለሁ ማለት ነው። እና ማስቀነስ ዋጋ መወጋወግም ግን ያው ግዴታ ነው የኛ አካባቢ ባህል ነው ማለት ነው። ስለዚህ ለአጠቃላይ የኛ የገበያ ስርዓት ነፃ የገበያ ስርዓት ነው።

እሺ አመሰግናለሁ ቤትህን ምን ያህል ጊዜ ታጸዳለህ ለሚለው ጥያቄ? ያው ቤቴን እንደ ሁኔታዎቹ የተለያየ ጊዜ አጸዳለው። ለምሳሌ በበዓላትና በበዓላት ሰዓት ቤቱ ሊጸዳ የሚችለው ቢያንስ ከቀን ሁለቴ የሚጸዳበት ሁኔታ ይኖራል አራቴም የሚጸዳበት ሁኔታ ይኖራል። ምክንያቱም ያው ሰዎቹ እኛ አካባቢ በዓል ሲከበር ሰዎች በጣም ዝግጅት ተደርጎ ከፍተኛ ድግስ ተደግሶ እንግዳዎችን ደግሞ በአክብ የሚመጡበት ስለሆነ ከፍተኛ ጊዜ ያው ይጸዳል ማለት ነው። ምክንያቱም ሰዎቹ ሲገቡ ሲወጡ የመቆሸሽ ባህሪ አለው ገጠራማ ቦታም ስለሆነ የመቆሸሽ ሁኔታ ስለሚኖር ከሳምንት ከቀን ሶስት ሶስቴ በላይ ይጸዳል። ግን ደግሞ ንጹህ ከሆነና ያው ሰዎች የሚገቡ የሚወጡ ካልሆነ እኔ ብቻ የምወጣበት የምገባበት ወይም ቤተሰቦቼ ብቻ የምንወጣበት የምንገባበት ከሆነ ከቀን አንዴ ጠዋት ላይ ከተጸዳ ንጹህ እንደሆነ ይውላል ማለት ነው። ያው ቤትን ማጽዳት ህይወትም ነው። ምክንያቱም ንጹህ ከሆነ የውስጣችን ስሜት ይኖረዋል ደስ ይለናል በቤት ውስጥ እንደ ልባችን የምንፈልገውን ስራ ደስተኛ ሆነን በተነሳሽነት እንሰራለን። ከቆሸሸ ደግሞ በጣም ጥሩ አይሆንም ምክንያቱም ቤትን ማጽዳት ውበቱን መጠበቅ የስራ ተነሳሽነት ስሜት ይፈጥራል ብሎም ለሰዎችም ያው ደስተኛ ይሆናሉ። ለምሳሌ ከበሽታም እንጸዳለን ለምሳሌ ራሳችንን ካጸዳን በኋላ ቤታችንን ግዴታ ነው ቤት የማጽዳት የሁሉም ሰው ግዴታ ነው። ካልተጸዳ ምኑን ኖሮው ሰው ከእንስሳቶች በምን ይለያል? በንጹህ አድርጎ ሲተኛ ወይም ቤት ሲውል ሲሰራ ብዙ ጊዜ ስራዎችን ሲያከናውን የራሱን ደስተኛም ይሆናል ብሎ የሚያደርገውን ነገር ፍላጎቱን ኖሯል ከዚያም ውጭ ደግሞ ጤንነቱን ይጠብቃል ማለት ነው። ከሌሎች ከብዙ በቆሻሻ በቅርብ ቆሻሻ ላይ ተነስተው የሚበክሉ ለምሳሌ እንደ ዝንብ እንደ ትንኝ አይነቶቹ ምግቦችን እንዳይበክሉ የራሱን ይከላከላል ማለት ነው። ስለዚህ ጤንነቱን ለመጠበቅ በዛው ልክ ምን ያስፈልገዋል ያው ቤትን ማጽዳት እንዴት አይነት ይሆናል ማለት ነው። ቤት በተጸዳ ቍጥር የሰው ልጅ ጤንነቱ እየተጠበቀ ይሄዳል የስራ ተነሳሽነቱን ይጨምራል ቤትም ያው ከቤተሰቦቹ ጋር ሰላማዊ ኑሮው ይኖራል። ምክንያቱም ቤት ንጹህ ከሆነ አንድ ሰው ከቤተሰቦቹ ጋር ፍቅረኛ ሆኖ ምክንያቱም ቤቱ ንጹህ ሆኖ ያው ባጸዳኸው ቍጥር ልክ ለዚያም ለቤቱ ክብር እንደሚሰጠው ለራሱ ክብር ይሰጣል ለባለቤቱም ክብር ይሰጣል። ለልጆችም ክብር ይሰጣል እኔም ያው ቤቴን በሳምንት ለምሳሌ በቀን አንዴ የማጸዳው ከሆነ ጠዋት ላይ አንድ ስራ ከመስራቴ በፊት ፊቴን እንደታጠብኩ ቀጥታ ቤትን አጸዳለሁ ማለት ነው። ይሄ ግዴታ ነው። ምክንያቱም በስነ ስርዓት ለምሳሌ ቅደም ተከተል መኖር አለበት ቤትም ማጽዳት ብቻም ሳይሆን እቃዎችንም በስርዓት ማድረግ ግዴታ ነው። ለምሳሌ ልብሶችን ጫማዎችን መበያ ሳህኖችን ምኑን ምኑን ደበላልቆ አንድ ላይ ማድረግ ይሄ የጽዳት ምልክት አይደለም። ቤት ከማጽዳት በፊት ግዴታ እቃዎችን ማውጣት እና እዳሬ ማድረግ አለብን። ምክንያቱም እዳሬ ካልሆኑ ይቆሻሻሉ በምናጸዳበት ጊዜ አቧራ ሊኖሩ ይችላሉ የቆሻሹ ነገሮች ሊኖሩ ይችላሉ አላስፈላጊ ነገሮቹ እምግብ ላይ ወይም እቃዎች ላይ በሚሆኑበት ሰዓት እቃዎች ይቆሽሹና በምንመገብበት ሰዓት በምንለብስበት ሌላው ቀርቶ ወደ ውጭ ስንወጣ ልብሳችን ከቆሸሸ ሰዎቹ ለእኛ ክብር አይኖራቸውም እኛ ቆሻሾች እንባላለን እንሰደባለን በእኛ አካባቢ ባህል ስለዚህ ንጹህ መሆን ለራስም ነው። ያው ራሱን አክብሮ ሰዎችም እንዲያከብሩት ማድረግ ስለሆነ ቤትም ማጽዳት ማለት ያው ራስንም ማጽዳት ስለሆነ መጀመሪያ እቃዎችን ማውጣት እና ቦታ መስጠትም አንዱ የጽዳት አካል ነው። በስርዓት ማስቀመጥ መቀመጥ ያለበትን ለምሳሌ የመጠጥ እቃዎችን ለምሳሌ በፍሪጅ ውስጥ ማስቀመጥ አለብን። ከዚያም ደግሞ ቡፌ የሚባል በእኛ አካባቢ አጠራር አለ ምክንያቱም እቃዎችን በስርዓት የምናስቀምጥበት ቦታ አለ መደርደሪያም አለ ለምሳሌ የመጠጫ እቃዎችን ሳህኖችን በዛ ውስጥ እናደርጋለን መመገቢያ እቃዎችን ጫማዎችን ደግሞ ልናደርግበት የምንችለው ራሱን የቻለ መደርደሪያ ደርያ ታች አለ ልብሳችንን ደግሞ ራሱን የቻለ በሻንጣ ማድረግ ወይም በቦርሳ ውስጥ ማድረግ ግዴታ ነው። ከዚያም በኋላ ያው ቤታችንን በቀን ግዴታ አንዴ ማጽዳት በጣም አስፈላጊ ነው። ከቆሸሸ ግን ከቀን ሁለትም ሶስቴም መጽዳት አለበት ቤት ንጹህ ሲሆን ሞራላዊ አእምሯዊ እና ስነ ልቦናዊ ደስታ ይኖራል ማለት ነው። ስለዚህ ቤት ማጽዳት ክብር ነው የሁሉም ግዴታ ነው። ካላጸዱት ግን ያው የራሳቸውን ድክመት ይሆንና ቤትን ካላጸዱ ለተለያዩ በሽታዎች ስለሚጋለጡ እኔ ከቀን አንዴ ግዴታ አጸዳለሁ በበዓላት እና አንዳንድ ስራዎቹ ካሉና ከቆሸሸ ቤቱ ደግሞ ሶስቴም አጸዳለሁ ያው ስለቤት ጽዳት ለሁሉም ማጽዳት አለበት።

እሺ አመሰግናለሁ ሳንቲም ትቆጥባለህ ወይ? ለሚለው እቆጥባለሁ ነው መልሴ ያው የተገኘውን ሙሉ የሰው ልጅ መቆጠብ እንዳለበት ይሰማኛል እኔም የማደርገው ነገር ነው። ምክንያቱም የሰው ልጅ ከትንሽ ሳንቲም ተነስቶ ነው ቦታ ቦታ ላይ እና የቁጠባን ዘዴ ተምሮ ብዙ ገንዘብን ማከማቸትም ሆነ ማካበት የሚችለው ስለዚህ ሳንቲም ትንሽ ነው ተብሎ የሚናቅና የሚጣል ነገር ሳይሆን ተጠራቅሞ ትልቅ ደረጃ ላይ ሊያደርስ የሚችል ነገር ስለሆነ እቆጥባለሁ ማለት ነው። ለምሳሌ በኢትዮጵያ ውስጥ አሁን ያው ብዙ ብዛት የአንድ ብር ሳንቲም ነው የሚገኘው ይሄ ሳንቲምም ለብዙ ነገር ይጠቅማል በተለይም ደግሞ አንዳንድ እቃዎች ትንንሽ እቃዎችን ለመግዛት የምንጠቀምበት ስለሆነ ሳንቲም መቆጠብ በጣም አስፈላጊና ጠቃሚ ነው ብዬ አምናለሁ። ምክንያቱም ብሮች ዶላሮች ብሎም ትልልቅ ካምፓኒ ላይ ያሉ በባንክ እየተቀመጡ ገንዘቦች በሙሉ ሁሉም በምንዛሬ ደረጃ ሲመነዘሩ ወደ ሳንቲምነት ተቀይረው ወይም በ ትንንሽ ሳንቲሞች ተጠራቅመው ነው። ላይ ትልቅ ገንዘብ እና በዶላር የሚቆጠሩ ብሎም በጣም ትልልቅ እና በጣም ብዛት ያላቸው ገንዘቦች ሊሆኑ የሚችሉት ቤትን መስራት የሚችሉት የፈለጉትን ትልቅ ነገር መግዛት የሚችሉት ከሳንቲም አቆጣጠብ ተነስቶ ሳንቲምን በሚገባ በመቆጠብና ከትንሽ ደረጃ ተነስቶ ነው ብዙ ባለሀብቶች ያሉበት ደረጃ ላይ ለመድረሳቸው ያው የገንዘብ አቆጣጠባቸው እና የሳንቲም አጠቃቀማቸው። መልስ ይሄ ስለሚሆን እኔም ያው የእነሱን ፈለግ ተከትዬ ሳንቲም ትንሽ ነው ትልቅ ነው ሳልል ከትንሿ ሳንቲም ተነስቼ በመቆጠብ ላይ እገኛለሁ ምክንያቱም አላማዬ ላይ ለመድረስ ዋናው መሰረት ሳንቲም በቁጠባ ነው። የሰው ልጅ ከትንሹ ካልተማረ የገንዘብ አቆጣጠብን ትልቅ ብር እንኳንም ቢያገኝ አጠቃቀሙን አያውቅበትም ማለት ነው ምክንያቱም አንድ ሳንቲም ምን ያህል ዋጋ እንዳላት ማወቅ ግዴታ ይሆናል ያንን ካወቀ አንድ ሰው ሌሎች ብዙ ብርም ቢያገኝ ወይንም ብዙ ገንዘብን ቢያገኝ ያንን እንዴት አድርጎ መጠቀም እንዳለበት ብዙ የማይቸገር ምክንያቱም ከትንሿ የሳንቲም አቆጣጠር ተምሯል ማለት ነው። ምክንያቱም በሚቆጥብበት ሰዓት አብቃቅቶ ትንሽ ገንዘብ መጠቀም የቻለ ማንኛውም ሰው ትልቅን ገንዘብ በሚገባውና ብዙ ብር ማግኘት የሚቻልበትን መንገድ ስለሚያሳየው ሳንቲምን መቆጠብ ያው በጣም አስፈላጊ ነው ብዬ ስለማምን ከትንሿ ከአንድ ብር ጀምሬ እቆጥባለሁ ሲጠራቀምም ያው ማስታወሻነቱም አለው። ክብርም አለው ምክንያቱም የሰው ልጅ ለትንሽ ነገር ክብር ሲሰጥ ለትልቅ ነገር ራሱን ያዘጋጃል ማለት ነው። ስለዚህ ለምሳሌ አንድ ሰው አንድ ሺ ወይንም ለአምስት ሳንቲሞች ክብር ሰጥቶ እነዛን ቆጥቦ ለ እስከ የሆነ ሰዓት ካቆያቸውና እነዛ ሳንቲሞች ደግሞ የሆነ ተጠራቅሞ ትልቅ ደረጃ ወይም ለምሳሌ ከሳንቲምነት አልፎ አንድ ብር መድረስ ሲችሉ እነዚህ አንድ ብር የሰጡት የሰጠች አንድ እነዚህ አንድ ሳንቲሞች ጥርቅም ብሯን ደግሞ አጠራቅሞ አንድ ሰው ከፍተኛ ወይም የሆነ ለምሳሌ ቤት መግዛት ቢፈልግ ለቤት ወይም ልብስ መግዛት ቢፈልግ ከትንሹ ብንነሳ የራሱን የ ለእለት ጉርስ ማሟላት ከቻለ ያቺ ትንሽ ብር ከዛም አልፎ ተርፎ ልብስና ሌሎች አስፈላጊ ነገሮችን ገዝቶ በመጨረሻም ለራሱ የሚመችና ትክክለኛ ቤት መግዛት የሚችልበትን ሁኔታ ያመቻቻል ማለት ነው። ስለዚህ ትንሽ ነው ትልቅ ነው ሳይል ሳንቲምን መቆጠብ በጣም አስፈላጊና ለሰው ልጅም በጣም ወሳኝ ነገር ነው ብዬ ስለማምን ያው ትንሽም ብትሆን የተገኘችውን ሳንቲም መቆጠብ ልምዴ ነው እንደ እኔ ያው ሁሉም ሰው ቢቆጥብ መልካም ነው ብዬ አስባለሁ እመክራለሁም አስተምራለሁም በምችለውም ልክ ማለት ነው። ምክንያቱም ዛሬ ላይ የደረሱት ትልልቅ ሰዎችን ብናይ በጣም ባለሀብት አለምን በገበያም ሆነ በኢኮኖሚ ተቆጣጥረውት ያሉ ባለሀብቶች ድርጅቶች ለአንድ ሳንቲም እና ለሽርፍራፊ ሳንቲም ክብር ያላቸው ሰዎች ናቸው። ከዛ ውጪ ግን አንዳንድ ባለጌዎች ደግሞ ማለቴ የገንዘብን አጠቃቀም የማያቁ ሰዎች ገንዘባቸውን ትንሽ ነው እያሉ ሲጥሉ ትልቁን ደግሞ ያለአግባብ ሲጠቀሙ እናያቸዋለን ይሄ ደግሞ ሰብአዊነት የጎደለው ነው ምክንያቱም ሰዎች አጠውት የሚንገላቱት ትንንሽ ሳንቲም ሰዎች ያለአግባብ ሲያደረጉት ጥሩ አይደለም ለሕሊናም ለሞራልም ጥሩ አይደለም። ብዬ አስባለሁ እና ያው የሰው ልጅ ክብር ካለው ለሁሉም ነገር ክብር መኖር አለበት ለሳንቲም ለትንሿም ነገር ክብር ሰጥቶ ራሱን ለትልቅ ነገር ማካበት ይኖርበታል ብዬ ስለማስብ ሳንቲምን እቆጥባለሁ። ያው በተለያየ መንገድም እቆጥባለሁ። ምክንያቱም መሰረት ናቸው ለትልቅ ገንዘብ ትልቅ ደረጃ ለመድረስ ሳንቲም ወሳኝ ነው ገንዘቡን ለማግኘት መፍትሄ ይሆናል ብዬ ስለማስብ እቆጥባለሁ።

ብዙ ህዝብ መካከል መሆን ይመችሃል ወይም ታመቻቻለህ ወይ ለሚለው ጥያቄ? አዎ ነው መልሴ ምክንያቱም የሰው ልጅ ሰው ነው መድሃኒቱ። እኔም ብሆን ሰው ነኝና ከሰዎች ጋር ብሆን በጣም ደስ ይለኛል ማለት ነው። በተለይ ደግሞ አሁን ላይ ባለውበት ደረጃ ከተማሪዎች ጋር መተጋገዝ እና ከሌሎቹም ጋር ብዙ ህዝብ ባለበት ማለትም በስብሰባ አዳራሽ ላይ መገኘት እና አንዳንድ ሀሳቦችን መለዋወጥ በጣም ደስ ይለኛል። ምክንያቱም የሰው ልጅ ሀሳቡን በሚጋራበት ጊዜ ብዙ አይዲያዎችን ይፈጥራል። እነዛ አይዲያዎቹ ደግሞ ወደ ትክክለኛና ወደ ቀጥተኛው መንገድ ማለትም አንድን ስራ ለመስራትም ሆነ አንድን ሀሳብ ለማሳካት ሀሳብ ያስፈልጋል ከተለያዩ ሀሳቦች ከተለያዩ ሰዎች የመጡ ሀሳቦች አንድን መፍትሄ ለመፈለግ አይቸገሩም በቀላሉ መንገድም ሀሳባቸውን አጋርተው ትክክለኛውን መፍትሄ ማግኘት ስለሚቻል ከብዙ ሰዎች ጋር መሆን በጣም ደስ ይለኛል ይመቸኛል። ምክንያቱም ሰው የሰው ልጅ ሰው ነው መድሃኒቱ። ለምሳሌ አንድን ፕሮጀክት ሰዎች ፈልገው ወይንም አንድ እቅድ ለማሳካት አንድ ሰው ብቻውን አስቦ የማይሆን ነገር ነው ግን የብዙ ሰዎች ሀሳብ ተደምሮ በትክክለኛውና በአጭር መንገድ የትኛው ሀሳብ ጥሩ ነው በአጭር ጊዜስ ያልቃል? በአጭር ጊዜስ ተከናውኖ የፈለግነውን ውጤት እናገኛለን የሚሉ አንዳንድ ሀሳቦችን ካመቻቸን በኋላ ውሳኔ ለመወሰን በጣም ደስ ይላል። ስለዚህ ብዙ ህዝብ በጣም አስፈላጊ ነው ሀሳብን በትክክለኛ መንገድ ወይንም ትክክለኛውን እና ውጤታማውን አማራጭ ለማግኘት ከሰው ጋር መሆን በጣም ደስ ይለኛል። በተለይ ደግሞ ከባድ ጊዜ ያትን አንዳንዴ በአንድ ሰው ብቻ የማያልቁ ለምሳሌ ቢሆን ለምሳሌ የገንዘብ እጥረት ያለበትን ማህበረሰብ ለመርዳት በአንድ ሰው አቅም አይሆንም። ስለዚህ ህዝቡ ተረዳድቶ አንድን ሰው ቢረዳ ምንም አይሆንም ምክንያቱም ቢያንስ እንኳን ትንሽ ነገር በብዙ ሰው ስትጠራቀም በጣም ብዙ ትሆን እና ከፍተኛ ገቢ ታስገኛለች ብዬ አምናለሁ። ስለዚህ ከሰዎች ጋር መሆንን በጣም እወዳለሁ። በተለይ ደግሞ በተጨነኩ ጊዜ በብዙ ሰዎች መካከል መከበብ ከጭንቀትም ይገላግላል ብሎም የፍርሃት ስሜት ሲሰማ አንዳንዴ በሀገር ጉዳይ በረሃብ ጉዳይ ብሎም ብዙ ነገሮችን ለመረዳዳት ስለሚያመች አሁን ከሰዎች ጋር መሆኑን በጣም ደስ ይለኛል። ያው ብዙ ህዝብ መካከል መሆን ደግሞ ከምንም በላይ የሚያስደስት ነገር ነው። ነገር ግን ያው እንደዚህም ጥቅም ሚኖረውም ከብዙ ሰው ጋር መሆን አንዳንዴ የተወሰነ ፍርሃት የሚኖርበት ሁኔታ ይኖራል ትልልቅ ሰዎች ሲኖሩ በጣም ባለስልጣናት የተከበሩ አባቶች እና እናቶች ብሎም ከውጭ ሀገር የመጡ ብሎም የሚከበሩና ታዋቂ የሆኑ ሰዎች ጋር መሆን ደግሞ የሚያስፈራ ነገር አለው። ምክንያቱም ሰው ያለ አቅሙ አልሆነ ቦታ ላይ ሲገኝ ያው እነዚህ አይነት ነገሮቹ በጣም አስጊና ጥሩ ነገር ያልሆኑ ይሆናሉ ብዬ ስለማስብ ያው ሁሉንም ነገር መደረግ ያለበት በተለያየ ቦታ የተለያየ ሀሳብ ይኖራል። እና ይሄ ከሰዎች ጋር መሆን ደስ ቢለኝም እንደዚህ እንደዚህ ታዋቂ ሰዎች ጋር መሆን እና በጣም ከተከበሩት ከትልልቅ ሰዎች ጋር መሆን ደግሞ በዛው ልክ ያስጠላኛል ምክንያቱም ከሰዎች ጋር መሆን በእንደዚሁ ልክ የራሱ የሆነ ጉዳት አለው ብዬ ስለማምን ማለት ነው። ግን እንደዚህ ባልኩት ሁኔታ የሰው ልጅ ሰው መድሃኒት ነው እና ግዴታ ከሰው ጋር መሆን በጣም ደስ የሚለኝ ነው። በተለይም በስብሰባዎች ላይ ብዙ ሀሳቦች ይነሳሉ ለአንዳንድ ችግሮች መፍትሄ ይፈለጋል። ለአንዳንድ ችግሮች ደግሞ ትክክለኛውና ትክክለኛውን ቋሚ የሆነ መልቀ መልቀ መፍትሄ ስለሚገኝ ከሰዎች ጋር መሆን የማያውቁትን ጠይቆ ያልተረዱትን ለመረዳት ያህል በጣም አስፈላጊ ስለሆነ ሰዎችን መጠየቅ የሚያመችበት ሁኔታ የሚፈጠር ከሆነ ምን ጊዜም ቢሆን ከሰዎች ጋራ ወይም በብዙ ህዝብ ጋር አመቻችቼ መቀመጥ ደስ ይለኛል የማመቻቸው ችግርም ካለ ለምሳሌ በፈተና ሰዓት ከሰዎች የምፈልገው አንዳንድ ጥያቄ ሊኖረኝ ይችላል እነዚህን እንዴት አድርጌ ነው ማለፍ የምችለው እንደዛ አይነት መንስኤዎች እና ምክንያቱ ውጤቱስ ምን ሊሆን ይችላል? የሚሉ አንዳንድ ጥያቄዎችን መልስ ለማግኘት ግዴታ ከሰዎች ጋራ መሆን አስፈላጊ ነው። ብዬ ስለማምን ያው ምን ጊዜም ቢሆን ከሰዎች ጋር ለመሆን አመቻችቼም ሳይሆን ግዴታም የማስቀምጥበት ሁኔታ ይከሰታል። ብዬ አስባለሁ ስለዚህ እኔ ለሁሉም ሰው የምመክረው ነገር ቢኖር ሰዎች ለሰው መድሃኒት ናቸው። ሰዎች ለሰው በጣም ወሳኝ ነገር ስለሆኑ ከሰው ጋራ በፍቅር በሰላም በአንድነት መኖር እና ያልገባንን ጥያቄ ለሰዎች መጠየቅ ብሎ ትክክለኛውን መንገድ ማግኘት ስለሚቻል ከሰው ጋራ መሆን የምመክረው ከሁሉ ለሁሉም ሰው ነው። እንደ አጠቃላይ በብዙ ህዝብ መካከል መሆን በጣም ደስ የሚል ነገር እና ከሰዎች ጋር ደግሞ ሲኖሩ በፍቅር በሰላም ችግር እንኳን ቢፈጠር በሰላማዊ መንገድ ፈቶ ከሰው ጋራ ወይም ከህዝብ ጋራ አብሮ መሆንን ማመቻቸት ግዴታ ነው ብዬ አስባለሁ። እኔም የምኖረው በጣም ብዙ በረከት ካሉ ህዝቦች እና ብዙ ህዝቦች ጋር ነው። አመሰግናለሁ።

እሺ አመሰግናለሁ ልደትህን እንዴት ታከብራለህ ለሚለው ጥያቄ? ያው ልደቴን በተለያዩ እና ልዩ በሆነ መንገድ አከብራለሁ ማለትም ከሌሎች ቀኖች የሚለይበት ቀን ነው። ምክንያቱም ወደ ይቻለም የመጣሁበት አለም ጋርም የተቀላቀልኩበት ከዚህ አለም ህዝቦች ጋር የተቀላቀልኩበት እና የተፈጠርኩበትም ቀን ነው ብዬ ስለማስብ። የልደቴን ልዩ በሆነ መልኩ ነው የማከብረው። ከማከብርበት መንገዶች መካከል ለምሳሌ። እንደ የእድሜ የሚሆኑ የተለያዩ ፎቶዎች ማስታወሻ የሚሆን ፎቶ መጀመሪያ ላይ እነሳና ስለ ልደቴ ቀን ስሜንና የልደቴን ገጽታ ሊገልጽ የሚችሉ አንዳንድ ጽሁፎችን በፖስቸር መልኩ ተጽፎ ከፎቶ ቤት አሳትሜ አመጣለሁ። እናም በግርግዳ ላይ ከተለጠፉ በኋላ የተለያዩ በቤተሰብ በቤተሰብ አማካኝነት የሚዘጋጁ ዝግጅቶች ይኖራሉ። ለምሳሌ እንደ ዳቦ ባህላዊ የሆነ ዳቦ ይዘጋጃል አካባቢ ገጸራማ አካባቢ ስለሆነ። ያው ባዳቦ ይዘጋጃል ሲቀጥል ደግሞ ቡና ይፈላል ቆሎና ሌሎች ዝግጅቶችንም ተዘጋጅቶ መንደር እና በጣም ቅርብ ጓደኞቼ። አንተ ተጠሩ በኋላ በልዩ በሆነ አከባበር አንድ ላይ ተሰባስበን በዛ በእለቴ በልደቴ ቀን ያው ኬክ ባይኖርም እኛ በባህላዊ መንገድ። ዳቦአችንን ቆርሰን ተከፋፍለን ደስ በሚል ሁኔታ እኔም ያው የሚሰጡኝን ባህላዊ የሆኑ አልባሳት ነው ወይንም አንዳንድ እንኳን ተወለድክ የሚሉ የምስጋና ቃላትን እቀበላለሁ። እና ያው ልደቴን ቀን ደስ በሚል ሁኔታ ከሌሎች የተለየ ንጹህ ልብስ በመልበስ ስራን ባለመግባት ያው ያኔ ስራ አልገባም በልደቴ ቀን ክብር በዓል ስለሆነ። ያው ስራ ብቻ አልሰራም ያኔ ማለት ነው። ሲቀጥል ከእናቶች ከእናቴ ምስጋና ወይም ምርቃት አገኛለሁ እንኳን ተወልድክ የሚል መልካም ምኞታቸውን ይሰጡኛል። ሁሉም ቤተሰቦቼ ጓደኞቼም ብሎም እህት ወንድሞቼ እኔ የሚሆን ትክክለኛ ነው እኔን የሚገልጽ አስጦታ ይሰጡኛል ማለት ነው። እና በልደቴ ቀንም ያው ማድረግ ያለብኝ አንዳንድ ነገሮች ሊኖሩ ይችላሉ። እኔም ተወልዶ ብዬ ሳስብ ሰዎችን የሚረዳ የምረዳበት አንዳንድ ሀሳብ ሲኖረኝ እነሱን ለመርዳት አስባለሁ የተወለዱት እኮ የሆነ መልካም ነገር ልሰራ ይሆናል በሚል እሳቤ አእምሮዬ ላይ ከመጣ። ያው ሰዎችን የምረዳበትን ወይንም የተራቡትን በማብላት እየተጎዱትን ደግሞ በመደገፍ የዛን ለታ ቀን ለማስታወስ ያው ትንሽዬ ስጦታም የኔ ተሰጥቶ ተሰጠሁት ለሌሎች ልሰጥም አዎ የምሰጥበትም ጊዜ ይኖራል። ይኖራልም ያው የማልሰጥበትም ጊዜ ካጠረኝና እኔም ከደከመኝ። በበዓሉ ውስጥ ስውል ተደከመኝ ያው እንደዚህ አይነቱ ነገር ይቀራል እንጂ ለአንዳንዴ ለሰዎችም መልካም ነገር እሰራለሁ። በተለይ ደግሞ ያው ወገጻራማ ከቦታ ላይ ሰውን እንደዚህ በስልኬ አንዳንድ ቪዲዮዎችን በመቅረጽ ያው አጠቃላይ እንዴት እንደሚመስል ለቀጣይ አመት ብሎም ለቀጣይ በመበዙ የሆነ ሰዓት ማስታወሻ የሚይዝበት ቀን ነው። በልደቴ ግን ከሁሉም ቀን የተለየች ናት ለኔ ምክንያቱም ወደቻለም የመጣሁባት ስለሆነች ማለት ነው ያው ብዙዎቹ እንደሚያከብሩት እኔም በበኩሌ ለዴቴን የማስታውስበትና ደስ የሚል ሁኔታ የማከብርበት ቀን ናት ብዬ አስባለሁ። ልደት ማለት ያው ሁሌም ቢሆን የማይረሳ ትውስታን ያመጣ የምታመጣ ከቤተሰብ የተቀበልናት ማለትም ወደ ቻለም የመጣንባት ትክክለኛዋ ቀናችን ለህይወትም መሰረት ናት ብዬ ስለማስብ። ያው ልደቴን ደስ በሚል ሁኔታ አከብራለሁ። ምክንያቱም ያው ለቀጣይ ትውልድ በተለይ ደግሞ በርጅና ሰዓት እንዲህ እኮ ነበርኩ በማለት ለማስታወስ እንዲህ እኮ አደርግ ነበር ብሎ ለማየት ግዴታ ልደት ማክበር ያው ደስ የሚል ነገር ነው። ግን ደግሞ ባልበዛ መልኩና ባልተንዛዛ መልኩ ምክንያቱም ከፍተኛ ወጭ ተወጦ ጊፍት በመሰጣጠት ወይንም ስጦታ በመረካከብ እንደዚህ ከሆነ ይሄ ደግሞ በጣም ጉዳት ይኖረዋል። ምክንያቱም የሰው ልጅ ባለው አቅም ባለው ሁኔታ ነው። ከሰዎች ለሰዎቹ ስጦታ መስጠት ያለበት እንጂ ተበድሮ ወይንም ከሌላ አምጥቶ የሚሰጠኝ ከሆነ ለዛ ሰው እኔ የምፈልገው። ከሌሎች ጦጣ እኔን የሚገልጽ ትንሽዬ ወይም አበባ ነገር ወይም ትንሽዬ ሰዓት ነገር ቢሆን ብዙም በዋጋ ያልነካ ከሆነ በጣም ደስ ይለኛል። ከዛ ውጪ ግን በጣም ትልቅ ብር ስለተገዛ ብቻ እኔን ያስደስተኛል ማለት አይደለም። ስለዚህ በልደት ቀን ሁሉም ሰው ልደቱን ማከብር እንዳለበት ይሰማኛል። ግን ልደቱን የሚያከብረው በመልካምነትና በትክክለኛ መንገድ ብዙም ወጪ ሳያስወጣ በሙሉ ልክ መሆን አለበት ብዬ አምናለሁ።

አመሰግናለሁ ስልጠና ትወስዳለሁ ወይ ለሚለው ጥያቄ ያው እወስዳለሁ ነው የምለው። መልሴ ምክንያቱም በዝህ ምድር ላይ ሲኖር ማንኛውም ሰው አውቆ አልተፈጠረም። ሁሉም ነገር በትምህርትና ሁሉም ነገር ከህይወት እንማራለን ከሰዎች እንማራለን። ትክክለኛ ወይንም የተሰናዳ ፎርም ሆኖ ወይንም በትክክለኛ መንገድ የሚሰጥ ስልጠናም አለ። አሁን ላይ ያው ስልጠና የሚለውን እንደኔ አገላለጽ። በሰአት ቅደም ተከተል ወይንም ራሱን የቻለ ሰዓት ተሰጥቶት ጊዜ ተመድቦለት ለአንድ አላማ ከፍተኛ እውቀት ወይንም ጥልቅ እውቀት ለማግኘት የሚደረግ የተደጋጋሚ ልምምድና ከሰዎች የሚማሩበት ሂደት ብዬ ነው የምወስደው። እና አሁን ላይ ስልጠና እያደረኩ ነው ያው የዩኒቨርሲቲ ተማሪ ነኝ። እናም ምሰለጥነው እኔ አሁን የሶፍትዌር እና ሶፍትዌር እና ኮምፒውተር ኢንጂነሪንግ ተማሪ ነኝ በዝህም ውስጥ ስኖር ራሱን የቻለ ሂደት አለው። የስልጠናውም ራሱን የቻለ ቅደም ተከተልና መጀመሪያ መሰጠት ያለበት ቀጥሎ መሰጠት ያለበት ብሎ ብሎ መጨረሻ ላይ ደግሞ ምን መሰጠት አለበት የሚሉ አንዳንድ ሂደቶች ይኖራሉና ስልጠና እየወሰድኩ ነው። በአጠቃላይ ስልጠና በየተለያዩ ዘርፎች ላይ ይገለጻል። ለምሳሌ የሰው ልጅ ሲኖር ትንሽዬ ለመጀመሪያ ቋንቋ ስልጠና ሊኖሩ ይችላሉ። መጀመሪያ ላይ ከአስተዳደሩ ከእናት ከአባቱ መጀመሪያ መንቀሳቀስ ይማራል ከዛ ቀጥሎ ቋንቋም እየተማረ ይሄድና ከቤተሰቦቹ ጋራ መልካም ግንኙነት እያደረገ ይመጣል። ብሎም ጠቃሚ ነገሮችን ይሰለጥናል ለምሳሌ በአካባቢው ያሉ መልካም ነገሮች ለምሳሌ ጥሩ ነገር መስራት ሰዎችን ማገዝ። መርዳት ትምህርት መማር የሚጠቅም ነገር በጠንክሮ መስራት የማይጠቅም ነገር መተው የሚመሳሰሉ ስልጠና ይወስዳል። መጨረሻ ላይ ግን የሙያ ስልጠናዎች ለምሳሌ አንድ ሰው ሀገርን ለመረከብ ግዴታ እውቀት ያስፈልገዋል። መማር ያስፈልገዋል ትክክለኛ ታች ክላስ አንደኛ ክፍል ሁለተኛ ክፍል ብሎም ትንንሽ ከመሃል ህፃናት ጀምሮ ይገባና እየሰለጠነ እያወቀ እየሄደና ከፍተኛ ስልጣን የሚባሉ ደረጃዎች ላይ ይደርሳል። ስልጣንን በትንሊሽ ልንከፍለው እንችላለን። ያው የልምድ ስልጠና ይኖራል በሙያ ወይንም ከማህበረሰቡ የምናገኛቸው ስልጠና ይኖራሉ እቅድና ሰዓት ተይዞላቸው በዩኒቨርሲቲ ደረጃ በኮሌጅ ደረጃ የሚሰጡ የስልጠና አይነቶች ይኖራሉ። እነዚህ ስልጠናዎች ያው በጣም ትልልቅ ነገሮችን ለመስራት ወይንም ሰዎችን ለመርዳት ለምሳሌ የመምህርነት ስልጠና ሊሆን ይችላል። መምህርነት ለሁሉም መሰረት ስለሆነ የመምህርነት የመምህርነት ስልጠና ይሰጣል ይህ ስልጠና ሲሰጥ ራሱን የቻለ ሰዓት አለው ጊዜ አለው ገደብ አለው በፕሮግራም ታቅዶ የሚሰጥ ስልጠና እንጂ ዝምሩ ማንኛውም ሰው እንዳደረሰው የሚማረው አይነት አይደለም። ከባድም ነው። ምክንያቱም ሁሉ መምህርነት የሁሉም ስራ መስክ ተብ ለምሳሌ የፓይለትነት የሌሎች የዶክተሬት ለላ የኢንጂነሪንጎች የአስመጪና ላይቺ ከፍተኛ የገንዘብና እና የ የገንዘብ እና ፋይናንሻል እነዚህ ልውውጥ የሚያደርጉ ማንኛውም ሰዎች ያው መጀመሪያ በመምህር የተማሩና የስልጠኑ ናቸው። መምህር የሁሉም መሰረት ነው። እና መምህርነት ለምሳሌ በጣም ከፍተኛ አስልጠና የሚያስፈልገው ትምህርት ነው። ምክንያቱም እሱን አውቆ ነው ለሌሎች ማሳወቅ ሚጀምረው። እና ከፍተኛ ስልጠና ደግሞ እንደ አጠቃላይ አሁን ላይ ሳይንሳዊ ስልጠናዎች ሊኖሩ ይችላሉ። በ በጥናትና ምርምር የተገኙ የሳይንሳዊት ምርም ስልጠናዎች ሊኖሩ ይችላሉ። ለምሳሌ ስለ ስለ ኬሚካሎች ምን አይነት ውህድ ይፈጥራሉ? ምን አይነት ተደባልቆ ድብልቅ ሰርተው ይህንን አንድን አካባቢ እንዴት አይነት? መልካም ለሆነ ችግር ወይም ለሆነ በሽታ ለአንድ አካባቢ በሽታ ምን አይነት መድሃኒት እንስራ? ለአካባቢው ለምሳሌ የግብርና ባለሙያዎችስ ምን ይጠቀማሉ የሚሉ ስልጠና ይሰጣልና እነሱን እወስዳለሁ። ለምሳሌ እኔ ያው ከፍተኛ ስልጠና የማደርገው በቴክኖሎጂ ዘርፍ ከፍተኛ ስልጣን እያደረኩ እገኛለሁ። ምክንያቱም አለም ላይ አሁን በከፍተኛ ሁኔታ። በቴክኖሎጂ የታገዘችና ቴክኖሎጂ ሁሉም ነገር ተቆጣጥሯት አሁን ላይ እየሰራሁት ያለም ቪዲዮ ወይም አዲዮ። በ ቴክኖሎጂ ታግዤ ነው እና የቴክኖሎጂ ስልጠና እየወሰድኩ እገኛለሁ። ሁሉም ሰው ቢወስድ የሚመከርና እየወሰደም ያለው የስልጠና አይነት ነው። ብዙ ጊዜ ይወስዳል። አዎ በጣም ከባድም ትምህርት እንዲሆንም ግን ውጤቱ ግን በጣም ደስ የሚል ከፍተኛ በገንዘብ ሆነ ለገንዘብም ለእውቀትም ከፍተኛ ጥቅም ያለው ስልጠና ነው። ብዬ አምናለሁ። አሁን ላይ በዩኒቨርሲቲ ደረጃ የኮምፒውተር እና የሶፍትዌር ኢንጂነሪንግ ሰልጣኝ ነኝ። ያው ይሄንን እድል ተሰጣኝ ይሄንን ለመናገር ነው። ሁሉም ህዝብ እንዲወስድ ያው እኔም ስልጣን እየሰጠሁኝ ያለው አመሰግናለሁ።

አመሰግናለሁ። "በመስታውት ላይ ምን ያህል ታያለህ?" ለሚለው ጥያቄ ያው በመስታውት ላይ ራሴን ለአምስት ወይንም ለአስር ደቂቃ ያህል አራሴን አያለሁ ማለት ነው ያው መስታውት ላይ ማየቱ ለምን አስፈለገ የሚል ጥያቄ ያስነሳል። መስታውት በራሱ ምንድነው ስንል ብዙ አይነት መስታውት ሊኖሩ ይችላሉ ግን መስታውት ወይንም ፊትህን ገጽታ ሊያሳይ የሚችል ቀጥታ እይታ ነው እንጂ በእኛ አካባቢ መስታውት በብዙ ነገር ይተረጎማል። በአማርኛው ቃል መስታውት ማለት አንድን ሁኔታ ራሱን መልሶ የሚያሳይ ነገር ማለት ነው። ለምሳሌ መስታውት የሚለውን ቃል ጥሬ ትርጉሙን ስናየው ከብርጭቆ የተሰራ ጀርባው ብርሃን የማያስተላልፍ ግን መልክን ደግሞ መልሶ የሚያሳይ የሚለውን ስንወስድ ሰላሳ ደቂቃ ልቆይ እችላለሁ። ግን ደግሞ እንደኛ በቅኔ ውስጥ ሲጠራ መስታውት ሰዎችም እንደ መስታውት ይቆጠራሉ። ምክንያቱም አንድ ሰው ለአንድ ሰው መስታውት ነው ማለት የአንድን ሰው ችግር በቀጥታ በግልጽ ይነግሩሃል ወይንም ልክ እንደ መስታውት ሆኖ ያገለግለዋል ማለት ችግሩን ያሳየዋል። ለምሳሌ መስታውት በምናይበት ሰዓት ፊታችን ላይ ወይንም አይናችን ላይ የሆነ ጉድፍ ነገር ቢኖር ወይንም ያልተፈለገ ነገር ፊታችን ቆሻሻ ነገር ቢኖር በውሃ እንድንታጠበው መልእክት የሚያስተላልፍ ነገር ነው ማለት ነው መስታውቱ በራሱ ሲቀጥል ደግሞ ከመስታውቱ በስተጀርባ ሰዎቹ ለምሳሌ አንድ ጓደኛ ካለ ያ ጓደኛዬ ለኔ መስታውቴ ነው ብዬ ገለጽኩት ማለት ለምሳሌ እኔ ጥፋት ሳጠፋ ወይንም ችግር በምሰራበት ሰዓት እኔ ላይታየኝ ይችላል። የሰው ልጅ የራሱ ጥፋት አይታየውምና እሱኛው ያይና የኔን ችግር ያይና አንተ እኮ እንደዛ አይነት ችግር እየሰራህ ነው ስለዚህ ከእንደዛ አይነት ችግር ተቆጠብ ብሎ መስታውት ይሆነኛል ማለት ነው። ስለዚህ መስታውትን በአማርኛው አጠራር በብዙ መንገድ ይገለጣል እና ትክክል ነው ምክንያቱም የአንድን ያላዩትን ነገር ወይንም በራሳችን በተፈጥሮ ሁኔታ ማየት የማንችለውን ነገር እንድናይ የሚያደርግ ስለሆነ ካለብንም ችግር ወይንም ካለብን ያላየነውን ነገር እንድናይ ስለሚያደርገን መስታውት በጣም አስፈላጊ ነው ብዬ አስባለሁ። በተለይም ደግሞ ለምሳሌ ሻወር በምወስድበት ሰዓት የማልደርስባቸውን የጀርባዬን ክፍል ላሽ ስለማልችል ወይንም እሱን ለማሸት የግድ ያው መስታውት ያስፈልገኛል። ደግሞም ልብስ በምገዛበት ሰዓት ደግሞ ምን ያህል ልብሱ ከእኔ ጋራ ተመጣጥኗል የሚባለው የመስታወት ወይንም በእንግሊዘኛው አጠራር ሚረር በመባል የሚጠራው ራሴን ለማየት የምጠቀምበት ይሆናል ማለት ነው። ልብስ አዲስ ልብስ በገዛው ሰዓት ይሄ ልብስ ለኔ ይሆነኛል አይሆነኝም ብዬ ሱቅ ላይ በምሄድበት ለመለካት እጠቀመዋለሁ። ሲቀጥል ደግሞ ፀጉር ቤትም በምስተካከልበት ጊዜ ከፍተኛ ጥቅም ያለው ነውና ያው መስታውት ያኔ እንደውም ከሰላሳ እስከ አርባ ከአርባም እስከ ሃምሳ ደቂቃ ልመለከት እችላለሁ። ሲቀጥል ደግሞ ያው እንደየሁኔታዎቹ ይለያያል እንጂ በባህር ጊዜ ደግሞ አንድን ያደረኩት ከላይ ስታይ ሙሉ ሰውነቴን ፀጉሬን ፊቴን ገጽታዬን በኋላዬ ምን አለ የሱፌ ቁልፎች ሳይቀሩ እንዴት እንደተስተካከሉ አምሮብኛል ወይንስ አላማረብኝም የሚለውን ነገር ራሴን ለማረጋገጥና ለሰዎች እይታ ያማርኩኝ ብዬ ራሴን ጥሩ ስሜት እንዲሰማኝ መስታውት አያለሁ ማለት ነው። ስለዚህ የማይበት ሰዓቱ የተለያየ ሊሆን ይችላል። በተለይ አዎ እንደተለያዩ ሁኔታዎች ላይ ሲሆን የተለያየ ግን ጠዋት ላይ ፊቴን ስታጠብ ወይንም የሰው ልጅ ሲነሳ ሊቆሽሽ ይችላል። በተለይ አይን አካባቢ ብዙ ጊዜ ስራ የሚውል ሰው በኮምፒውተር የሚነካካ ወይንም በኮምፒውተር ላይ የሚሰራ ሰው ዐይኑ ጉዳት ሊደርስበት ይችላል ወይንም ቁላ ዐይኑ የመድከም ባህሪ ያመጣልና እኔም ያው ኮምፒውተር ስለምጠቀም ዐይኔ ይዝላል። ተኝቼ ስነሳ ግዴታ መታጠብ ስላለብኝ ዐይኔንም ያው በመስታውት አየዋለሁ። ያኔ ቢያንስ እስከ ሁለት ሶስት ደቂቃ ራሴን አይቼ ከታጠብኩ በኋላ ደግሞ ፀጉሬን አበጥሬ እንዴት ነው አምሮብኛል አላማረብኝም ለሰዎች እይታ ጥሩ ነኝ አይደለሁም የሚለውን ጥያቄ ለመመለስ ስለሚያስፈልገኝ መስታውት አያለሁ ቢያንስ ያው በደቂቃዎች ስንገልፀው ከአምስት እስከ አስር ደቂቃ አያለሁ ማለት ነው እንደ አጠቃላይ መስታውት በኢትዮጵያውያን አጠራር በሁለት መንገድ እንደገለጽኩት ይገለጻል ማለት ነው። ያው ሰዎችም እንደ አንድ መስታውት ናቸው ችግርን አጉልቶ ያሳያሉ መስታውት ፊት ላይ ያለን ችግር ምንም ነገር ሳይፈራና በግልጽ የሚያሳይ ሲሆን ሰዎቹም ደግሞ የራሳችንን ችግር በፊታችን ምን አይነት ችግር እንዳለብን የሚገልጹልን እንደ መስታውት ሆኖ የሚያገለግሉ ስለሆኑ እነሱንም እንደ መስታውት የሚቆጠሩ አንዳንድ ጓደኞች ሊኖሩም ይገባል ብዬ አስባለሁ የኔ ብዙ መስታውቶች አሉኝ በተለይ ሰው ጓደኛ አለኝ። እኔ በጣም ህይወት የሆነኝ ጓደኛም አለ ችግሬን በግልጽ የሚነግረኝ ማለት ነው እንደ አጠቃላይ መስታውት ማለት የፊትን ገጽታ ወይንም የራስን ማንነት በጉልህ አድርጎ በግልጽ የሚያሳይ ማቴሪያል ሲሆን ወይንም እቃ ሲሆን እኔ ደግሞ የምጠቀመው ቢያንስ በቀን ያው ለሶስት ለአራት ደቂቃ ያህል እጠቀማለሁ።

አመሰግናለሁ ስራዎችን በቅደም ተከተል ታስቀምጣለህ ለሚለው ከሚለው ጥያቄ ተነስቼ የራሰን ሀሳብ አስቀምጣለሁ ያው ስራዎች በቅደም ተከተል አስቀምጣለሁ። ይህም ማለት ለምሳሌ የምሰራቸው የተለያዩ ስራዎች ቢኖሩኝ መጀመርያ ላይ ማስቀመጥ የምችለው ቀለል ያለ እና መዝናኛ ሊሆን የሚችሉ ስራዎችን ቅለል እየተዝናናሁ ልሰራቸው የሚችሉ የማያደክሙ ስራዎችን መጀመርያ ላይ የመጣል ነው። እሰራለሁ ከዛ በኋላ ደግሞ በጣም ጠንካራ እና ራሴን ለስራ ካመቻቸሁ በትንሹ ከዛም በኋላ በጣም ጠንካራና ብዙ ጊዜ ሊወስድ የሚችል ለህይወትም ወሳኝ የሆነው ስራ ለምሳሌ እንደ ማንበብ ደግሞ ገንዘብ የሚያስገኙ ማንኛውም ስራ መጀመርያ ላይ ቅደም ተከተሉን ስሰጥ ከመዝናኛ ወይም ራሴ ዝግጅት ካደረኩ ቡሃላ ወደ ዋናው ስራዬ እገባና ከዛም በኋላ ደግሞ ለሎች ስራዎች ይቀጥላሉ ማለት ነው። ለምሳሌ ምን አይነት ስላ ልሰራ እችላለሁ መሰለህ የበት እቃዎችን ላይ የሚደረጉ ወይም የበት እቃዎችን ማመቻቸት ሊሆን ይችላል ቤት መጥረግ ሊሆን ይችላል ቤትን ማሰናዳት ሊሆን ይችላል ከሁሉም ያው መቅደም ያለበት ውይንም መሰራት ያለበት ከሁሉም ቀጥሎ ይሄን ነው እንደ እኔ ሀሳብ ምክንያቱም መጀመርያ የሰው ልጅ ስነሳ እጀምርና እንደተነሳሁ ፊቴን እታጠብ እና ቁርሴን መዘጋጀት አለብኝ ማለት ነው። ከዛም በኋላ እንቅስቃሴ እንዳደረኩ የበላሁት ከተሯሯጠ ወይንም በሰውነቴ ከተሰራጨ በኋላ ወደ ዋናው ስራ ወደ ንባብ እና ወደ ገንዘብ መስራት ወይም አፈላጊ ወደሆነው ስራዬ እሀዳለሁ ከዛም በኋላ ስመለስ ደግሞ እንደገና ለበተሰቦቼ አንዳንድ ስራዎችን መስራት ካለብኝ ያው ቀነስ ያሉ ስራዎች ወይም ቤትን ማስተካከል ካለብኝ አስተካክል እና ያው መጨረሻ ላይ ደግሞ የምሰራቸው የተለያዩ ስራዎች ሊኖሩ ይችላሉ ማታ ላይ ደግሞ ያው ተመልሼ ወደ ክለብም ልሄድ እችላለሁ። መዝናኛ ቦታልዎች ላይ እሄዳለሁ ያው በትንሹም ቢሆን መዝናናት የሰው ልጅ ስላለበት እዝናናለሁ ማለት ነው። ስለዚህ መጀመርያ ስራ መሰጠት ያለበት ነገር ቢኖር ምን ጊዜም ቢሆን ገንዘብ ሊያስገኝ የሚችል ነገር ቢሆንና ለህይወትም ወሳኝ ነገር የሆነ ስራ እና ደግሞ ጥሩ ነገር በወንጀል ለወንጀል ያላጋለጠ ወይም ትክክለኛ የሆነ ስራ ከምንም በላይ ማስቀመደም እንደኔ ያው የምመክረው ነው እኔ የማስቀድም መጀመርያ ማስቀድመው ስራ ቢኖር ለህይወት ወሳኝ ነገር የሆነ ለምሳሌ እንደ ትምህርት አይነት ነገር ምክንያቱም የሰው ልጅ ከተማረ ለነገ ህይወቱ ከፍተኛ የሆነ ነገር ያገኛል ማለት ነው። ካልተማረ ግን ያው በዛው ልክ ይወድቃል። ስለዚህ መጀመርያ መቅደም ያለበት ከመዝናኛ ከአንዳንድ ቀለልተኛ ለምሳሌ የማያስገኙ ገንዘብ ከማያስገኙ ስራዎች ለምሳሌ የበጎ አድራጎት ስራዎች መካከል ከእንደዚህ አይነት ነገሮች መጀመርያ መቅደም ያለበት ራስ ነው። ራስን አስቅድሞ መልካም ነገር ከሰሩ በኋላ ለሎችን ደግሞ ቀጥን እንሰራቸዋለን ብሎ ማቀድ አለበት። ምክንያቱም ገንዘብ የሚያስገኙ በጣም በታም ትሩ ስራዎች ካሉ እነዛን ስራዎች ግዴታ ቶሎ ሰርቶ መጨረስ ግዴታ ነው ብዬ አስባለሁ። ለምሳሌ የሚሰሩ ስራዎች ደግሞ መቀጠል ያለባቸው ለምሳሌ ስራዎች ካሉ አንዱን ስራ ስንጨርስ ለሎች ሊቀሉን የሚችሉ ለምሳሌ እንዲሁ ከስፖርት እንቅስቃሴዎች ለምሳሌ ብንነሳ አሁን መጀመርያ ማሟቅ እንዳለብን እና ከዛ ወደ መሳሳብ ካሳሳብን በኋላ ወደ ተንካራ እያለ እንደሚሄደው ሁሉ መጀመርያ የሰው ልጅ ዝም ብሎ ተነስቶ ልይክ ከፍተኛ ወይንም የማይቻለውን ስራ መስራት የለበትም ብዬ አስባለሁ። መጀመርያ አነስ ያለ ለልምድ የሚሆኑ ወይንም ራሱን የሚያዘጋጁበት ቀለል ያለ ስራ መጀመርያ መስራት አለበት ብዬ እንዴኔ አምናለሁ። ከዛ በሁአላ ቀለል ያለውን ስራ ከጨረሰ በኋላ እንደ ሀሳብ ቀስ ቀስ እያደረገ ስራውን እያሳደገ ተንክር ያለው ስራ መስራት አለበት ብዬ ነው የመአስበው እንጂ ጠዋት ላይ ተነስቶ ለምሳሌ የግብርና ስራተኛ ከሆነ ዝም ብሎ ተዋት ላይ ተነስቶ ገና የሆነ ስራ ሳይሰራ ዝቅ ብሎ ወደ ቁፋሮ የሚገባ ወይም ጉልበት ከፍተኛ ጉልበት ወደሚያስወጣ ሀይል መግባት የለበትም። ቀስ እያለ ራሱን እያለማመደ ትንሽዬ ትንሽዬ ሲሰራ ከቆየ በኋላ ጠንካር እያደረገ ራሱን ካዝናና በኋላ ወደ ከፍተኛው ስራ ምሄድ አለበት ብዬ አምናለሁ እኔም አሁን ለምሳሌ ከንባብ እንኳን ስራዎችን ስትጀምር ቅደም ተከተል ያላቸው ለምሳሌ ቀለል ያሉ ንባቦችን አነብ እና ከዛ ቀጥዬ ደግሞ ያው ለዛ ትምህርት ምን ያህል እውቀት አለኝ ብዬ ከገመገምኩ በኋላ ወደ ቀጣዩ ትምህርት እሄዳለሁ ማለት ነው። ስለዚህ ስራዎችን መጀመርያ ከቀላሉ ወደ ከባዱ እየሰራሁ ነው የምሄደው ቅደም ተከተሌ የኔ እንደዛ ነው። ከዛ ደግሞ መዝናናትም ሊኖር ይችላል። መዝናናትም ያው ከቅደም ተከተሌ ውስጥ አንዱና ዋነኛው ነው። ምክንያቱም የሰው ልጅ ሲሰራ ሲለፋ ከዋለ በኋላ ብዙ ስራዎችን ከሰራ በኋላ ግዴታ ማረፍም ስላለበት መተኛትም አንዱ የስራ ክፍል ነው። ምክንያቱም ስሰራ ውዬ አምሮዬ ወደነበረበት ተመልሶ ለቀጣይ ቀን ደግሞ ሌላ ስራ እንድሰራ ዝግጅት ማድረግ አለብኝ ብዬ አስባለሁ እና ለሁሉም ሰው የምመክረው ግደታ ሰዎች ማድረግ ያለባቸው ስራን በቅደም ተተል ከትንሽ ወደ ትልቁ ከሚያስፈልገው ደግሞ ወደ ማያስፈልገው መሄድ አለባቸው ብዬ አምናለሁ። አመሰግናለሁ።

አመሰግናለሁ። የድርጅት ዝግጅቶችን አትሳተፋለህ ወይ ለሚለው ሀሳብ ምላሼ ያው እሳተፋለሁ ነው። ምክንያቱም አሁን ላይ እየሰራሁት ወይንም እየተማርኩ ያለሁት እኔ ዩኒቨርሲቲ ላይ ብሆንም ድርጅት ላይ ደግሞ ያው ትንሽዬ ይገንዘብ ገቢ የማገኘባት ስራ አለችኝ እና ይሄ ድርጅትም ያው በድርጅቶች ላይ እንድሳተፍ እና ስለ ድርጅቶች እያንዳንዱን ነገር እንዳውቅ አደርጋኛለይ ያው በድርጅቶች ላይ መሳተፉ ከፍተኛ ጥቅም አለው ብዬ የማስበው። በተለይ የውሎ አበል ይኖረዋል። ውሎ አበል ማለት ለዋልንበት ለአንድ ቀን ተብሎ የሚከፈል በጀት ማለት ነው። አንዳንድ ድርጅቶች ላይ ለምሳሌ የ አ የኛ የምንሰራበት የልብስ ማከፋፈያ ድርጅት አለ። እና ይህ ድርጅት ልብሶችን ማስተዋወቅ እና ለህዝቦቹ ማድረስ ስለሆነ ይሄኛው ስራ በተለይ ደግሞ ይሄንን ስራ በምሰራበት ጊዜ ያው ብዙ ልብስ ከተሸጠ ከፍተኛ ገቢ እናገኛለን። ያለብስ እንዲሸጥ ደግሞ እኛ ያው ከፍተኛ ጥረት እያደረግን እንገኛለን። በተለይ ደግሞ የኛውን ልብስ መሸጡ ለኛ የሚያስገኘን ገንዘብ አለ። ከዛ አንተኑ ጋር በጣም ብዙ ትርፍ ከተገኘ ከዛሬ ተቀንሶ የኛ የምንሰጠው አንድ ነገር አለ። ያው ገንዘብ አለ ማለሁ ለምሳሌ አሁን ላይም እየተሳተፍኩት ያለ ይሄኛው የሲሊስኮ ቮይስ አርቲፊሻል ኢንተሌጀንሲ በሚባለው ይሄኛው ድርጅት በራሱ እኛን ድምፃችንን ለአርቲፊሻል ኢንተሌጀንሱ ወይም አሁን ላይ ለመጣው ለሮቦቱ እያሰለጠን በአማርኛ ቋንቋ ያው ገንዘብ ለማግኘት የምንሰራው ራሱ ይሄ የደርጅት ላይ ነው እና የተሳተፍኩኝ እገኛለሁ። ይሄም የሚጠቅመው አንደኛ እንዴት መናገር እና ሰዎች ላይ እንዴት ትምህርት መስጠት እንደሚችል አንዳንድ እውቀቶችን አግኝበታለሁ። ሲቀድል ደግሞ ያው በሰራሁት ልክ በሰአት ተሰልቶ ገንዘብም ይከፈለኛል። ማለት ነው ስለዚህ ሁለት ጥቅም ነው ያለው። ራሴንም አበቃበታለሁ። በእውቀት ስለ አንድ ነገር ጥልቅ እውቀት እንዲኖረኝ ይህንን መናገር ችሎታን እያዳበርኩ እሄዳለሁ። ሲቀጥል ደግሞ ያው ገንዘብ ደግሞ ለለፋውበት ለሰራሁት ስራ ክፍያን አገኛለሁ ማለት ነው። ስለዚህ ድርጅት ላይ መሳተፍ ከፍተኛ ጥቅም አለ። እሳተፋለሁም ሰዎችንም እንዲሳተፉ እመክራለሁ። በተለይ እነዚህ የውጭ ድርጅቶች ላይም ሆነ የውስጥ ሀገር ድርጅቶች ከፍተኛ ክፍያ ሊከፍሉ የሚችሉ በሰራነው ልክ የሚከፍል በአንደኛው ወንድ ድርጅት ላይ መሳተፍ በጣም ጥሩ ነገር ነው ብዬ አስባለሁ እኔ የሚከፍልና ያው ከህይወቴ ጋር አብሮ የሚሄድ ትክክለኛ ድርጅት የማያጭበረብር ወይንም የተደራጁት እነዚህ ድርጅቶች በህጋዊ መንገድ እና ሊከፍሉ የሚችሉ ማንኛውንም ድርጅት ከሆኑ እነዚህ ድርጅቶች ላይ እሳተፋለሁ። እየተሳተፍኩም እገኛለሁ። ማለት ነው ምክንያቱም የገንዘብ አሁን ላይ ገንዘብን ለማግኘት ግዴታ በጉልበት ጥሩ ግሩ መብላት ሳይሆን በኦንላይን ማለትም እነዚህ በሶሻል ሚዲያ ላይ ትንንሽ ስራዎችን ሰርቶ ብዙ ክፍያ ማግኘት የሚቻልበት ሁኔታ ስለተመቻቸ እኔም ያው ይሄንን ነገር ተጠቅሜ የራሴን ገንዘብ ለመስራት አሁን ላይም ይኸው እንደጀመርኩት ሲሊስኮ ላይ እየሰራሁ እገኛለሁ። ሌላም ላይ ደግሞ ፕላትፎርሞችን ተጠቅሜ። ሌሎች ላይ የኦንላይን ስራዎችን እየሰራሁ ገንዘብ ማገኛለሁ ሲቀጥል ደግሞ ልብስ በማሸሻት እና ልብሶች እንዲሸጡ ያው በማገዝ አሁን ላይ ያለው ድርጅት ላይ የልብስ ማከፋፊያ ድርጅት ላይ እየሰራሁ እገኛለሁ። እና ያው ከፍተኛ ተሳትፎም አደርጋለ። ለምሳሌ ስለ ድርጀቱ ምን ማድረግ እንዳለብን? ምን አይነት ሁኔታዎችን ሰርተን ምን አይነት ትርፍንስ ማግኘት አለብን። ለኔስ የሚጠቅመኝ ምንድነው? ድርጅቱንስ የሚጠቅመው እንዴት ነው? ሌላው ቀርቶ ደንበኞችንስ እንዴት ነው የምናስተናግዳቸው? እነዚህ ከስተመ እነዚህ ደንበኞችስ እንዴት አድርገን ብንሰጣቸው ትርፋማ እንሆናለን። እነሱስ ደስተኛ ሆነው ይገዙናል። የሚሉ አንዳንድ ሀሳቦችን አንስቼ በእንደዚህ አይነት ስብሰባዎች ላይ እሳተፋለሁ። ማለት ነው ስለዚህ በድርጊት ላይ መሳተፍ ከፍተኛ ጥቅም ያለው በገንዘብም ሆነ በብዙ ነገር ይጠቅማል። ብዬ አስባለሁ እንደኔም ሰዎቹን ቢሳተፉ እመክራለሁ እንዲሳተፉም ጥሪ አቀርባለሁ። ለምሳሌ እኛ ስራ ላይ የተወሰነች ያው ትንሽ ቢሆንም ክፍያው የተወሰነ ተሳትፎ ላደረገ በሙሉ ያው እንደ ልፋቱ ታይቶ የተወሰነ ከ ክፍያ ይከፈለዋል እና ያው በድርጅት ላይ መሳተፍ አንደኛ እውቀትን የንግግር ችሎታን ማዳበር ነ። ሁለተኛ ደግሞ ስለዛ ስለአንድ ድርጅት ምን እንዲሰራ እንደሚችል አውቆ ለገበያዎቹ ማቅረብም ሊሆን ይችላል። የተለያዩ ስራዎችን በመስራት ገንዘብን ማግኘት ይችላሉና። ህይወትንም በትክክለኛው መንገድ ማስተላለፍና ማሳደግ ይችላሉ። እና ያው ሰዎቹን እንዲሳተፉ መክር እሰጣለሁ። እኔም የተሳተፍኩ እገኛለሁ ብዙ የኦንላይን ድርጅቶች ላይ እሳተፋለሁ። አሁን ላይም ያው እየሰራሁት ባለሁበት ደረጃ ማንኛውም ድርጅት ላይ እየተሳተፉኝ እገኛለሁ። በተለይ የልብስ እና የጨርቃ ጨርቅ መሸጫ ድርጅት አለን። በዚሁ ማስተዋወቅ እፈልጋለሁ ኑና ተሳተፉ እያሉ አጥሬ አቀርባለሁ።

ቀርቀሃ በአካባቢው ያድቀሩኝ ለሚለው ጥያቄ ያው ቀርቀሃ በኛ አካባቢ በጣም በስፋትና ብዙ ያው በመቾት የሚያድግ የእጽዋት አይነት ነው በተለይ እኛ አከባቢ ከደጋማ ከመሆኑ አንፃር በጣም ይበቅላል ለብዙ ጥቅሙም ይውላል በተለይ ደግሞ አንዳንድ እንደዚህ ለቅርጫት ወይንም ለአጥርነት የሚያገለግል ለብዙ ጥቅም ይውላል ለእንጨትነት እና ለአጥርነትም ያገለግላል ማለት ነው።

እሺ በእጅ የሚሰራ ስራ ታደርጋለህ ወይ? ለምለው አዎ አደርጋለሁ ነው። ምክንያቱም ያው ብዙውን ጊዜ እኛም አከባቢ የሚሰሩ ሰራዎች በእጅ የሚሰሩ ናቸው። ለምሳሌ አቅድም እንዳተበለው ከገበቃ የሚሰሩ ብዙ ስራዎች አሉ እነዛንም ነው አንሰራለን። ለአንተ ከዚህ ሲቀጥል ደግሞ በአጅ ብቻ የሚሰሩ አንዳንድ በእጃችን ብቻ ብዙም ማለትም የቤት እቃዎችን ሳንጠቀም የምንሰራቸው ለምሳሌ መቆፈር መስራት እንደዚህ አይነት ነገሮች በማሽን ከመስራት በእጅ የሚሰሩ ስራዎችን ብዙ ጊዜ እንሰራለን። እንደዚህ አልባሳትን እንሰራለን። ወይንም ሲቀጥል ደግሞ እንደዚህ አይነት ለአካባቢ የሚበጁ አንዳንድ ሰራዎችን በጃችን ብቻ የሚሰሩ ሰራዎችን እሰራለሁ። አካባቢው ላይም የሚሰሩ ሰራዎች አሉ ማለት ነው

እሺ አዲስ አመት እንዴት ታከብራለች? ለሚለው አዲስ አመት እኔ ልዩ በሆነ አካባበር ዘዴ እናክበረዋለን ለምሳሌ አዲስ አመት ስጦታ በመሰጣጠት አዲስ ልብስን ለአዲስ አመት በመልበስ እንኳን አደርሳችሁ የሚል የስጦታ ማበርከት እና መቀበል ብሎም ለዛኛው በዓል ተብሎ የሚደረጉ አንዳንድ ዝግጅቶችን እንደኛ አካባቢ በግን በማረድ ያው አዲስ አመት ትልቅ በዓል እንቀበለዋለን ያው አዲስ ልብሶችን በመልበስ እኔም እከብራለሁ ማለት ነው

ቅመማ ቅመም የበዛበት ምግብ ትወዳለህ? ወይ ለሚለው ጥያቄ ቅመማ ቅመም የበዛበት ምግብ አ ያው እመገባለሁ ግን ለሰውነቴ ብዙ ምቾት ስለማይሰጠኝ አልወድም። በሚባል ደረጃ አ የው ከጠፋ እመገባለሁ ካለ ግን ቅመማ ቅመም የሌለው ምግብ ቢሆን በጣም ይመቸኛል። ምክንያቱም ለሰውነት በተለይ በዘመናዊ መንገድ የተዘጋጁ እነዚህ ከጣፋ እመገባለሁ ካለ ግን ቅመማ ቅመም የሌለው ምግብ ቢሆን በጣም ይመቸኛል። ምክንያቱም ለሰውነት በተለይ በዘመናዊ መንገድ የተዘጋጁ እነዚህ ቅመሞችን ብጠቀም አሁን ለኔ ለሰውነቴ ጤነኛ ስለሚያደርገኝ። ባህላዊ የሆኑ ቅመማ ቅመሞችን ወይንም ባህላዊ መንገድ የሚዘጋጁ በእኛ አከባቢ ለምሳሌ እንደ ቅቤ እና ከቅቤ እና ከድቁስ የሚሰራ አሉ። ቅመም ቅመሞችን ብጠቀም ለሰውነቴም ጤና ስለሆነ እነሱን ብጠቀም በጣም ደስ ይለኛል። ግን ያው ተጠፋም ቅመማ ቅመም ያለው ምግብም እመገባለው

ከስራ ሰዓት በኋላ ምን ትሰራለህ? ለሚለው ጥያቄ አዎ ከስራ ከስራ ሰዓት በኋላ፤ አዎ ራሴን ሻወር ከወሰድኩኝ በኋላ ሙሳዬን ወይንም ምግብ ከተመገቡ በኋላ፤ ያው እረፍት ማድረግ ነው። እና ከጓደኞቼ ጋር መዝናናት ብሎም ወደ መዝናኛ ቦታ ሄጄ ራሴን አዝናናለሁ። ብዬም ደግሞ መጨረሻ ላይ ያው የመጨረሻ ስራዬ የሚሆነው እተኛለሁ ማለት ነው። እንደ አጠቃላይ ያው በአጭሩ ይሄን ይመስላል።

እድለኛ ነገር አለ ወይ ለሚለው? ያው እድለኛ ብዬ ራሴን አምናለሁ ምክንያቱም ያው በተለይ በእቁብ በራሴን ስገምተው ያው እጣ ይደርሰኛል ሎተሪም ይደርሰኛል። ሲቀጥል ደግሞ የፈለኩትን ያቀድኩትን እቅድ ሳይሳካልኝ ቀርቶ አያቅም ያው ራሴ ድክመት ሊኖርብኝ ይችላል። እንጂ በእድሌ ጉዳይ ግን ራሴን የወረደ ነገር አጋጥሞኝ ስለሚያውቅ እድለኛ ነገር ነኝ። በተለይ እቁብ ላይ ወይንም ሎተር ላይ እስከ አንዴም ሶስቴም ደርሶኝ ያውቃል ማለት ነው

ውሳኔ መስጠት እችላለሁ ወይ? ለሚለው አዎ እችላለሁ ነው። ያው ምክንያቱም ውሳኔ ማለት አንድ ሀሳብ መደምደሚያ መስጠት ስለሆነ፤ እኔ ደግሞ ያው ባለውበት በሁኔታም ውሳኔ መስጠት የሚችልበት ቦታ ላይ ስለ ደረስኩ ውሳኔ እሰጣለሁ። ለምሳሌ ያለቁ ስራዎችን አልቀዋል ከእንግዲህ በኋላ ይህንን አታደርጉ የሚል፤ ወይንም አንዳንድ ሰዎች የሰሯቸውን ስራ ስህተት ነው ብሎ በቀጥታ መደምደም የሚችል አቋም ላይ ስለመገኝ ያው ውሳኔ እሰጣለሁ። አንድ ነገር ላይም ያው አንተ ጥፋተኛ ነህ፤ አንተ ትክክል ነህ ብዬ ሰዎች ላይም ፍርድ ስለምሰጥ፤ አይነት ሰው ነኝ ማለት ነው ስለዚህ ውሳኔ እሰጣለሁ።

የስራ ምኞቶችህ ምንድን ናቸው? ለሚለው የስራ ምኞቶቼ ብዙ የስራ ምኞቶች አሉበት። የሌለው እኔ በመሆን የምፈልገው አንደኛ አለም አቀፋዊ የሆነ ትክክለኛ የሶፍትዌር ኢንጂነር መሆን ምኞቴ ነው። እሱን ማሳካት ነው የምፈልገው። ምክንያቱም አሁን ላይ ሁሉም ነገር በቴክኖሎጂ የታደገና በቴክኖሎጂ የተያያዘ ስለሆነ፤ የሶፍትዌር ኢንጀነሪንግ ሆኜ ሁሉንም አለም ላይ የሚደረጉት ማንኛውም የቴክኖሎጂ ዘርፎችን መቆጣጠር ስለምፈልግ። የቴክኖሎጂ ምሩቅ መሆን የኔ ምኞቴ ነው።

አመሰግናለሁ በቀን ስልክ ስንት ሰዓት ትጠቀማለህ? የሚለው ጥያቄ ያው ይሄን ያህል ሲሆን ለክቼው አላውቅም ግን በቃ ቢያንስ አንድ ሶስተኛውን የሚሆነው በአጠቃላይ ቢያንስ ከቀኑ ከሃያ አራት ሰዓት ውስጥ እስከ ስምንት ሰዓት ስልክ የምጠቀምበት ሁኔታ ላይ ነው ያለው ምክንያቱም ሁሉም ነገር የሚሰራው በስልክ ነው እና አሁን ላይ ብዙን ጊዜ በቃ ቢያንስ ከቀን ስምንት ሰዓት እና በሌ ስልክ እጠቀማለሁ በዚህም ጉዳይ ያው ለአእምሮአዊ ትልቅ ድካም አለው ብዙ ጊዜ ለሰዎችም አልመክርም ስልክ ብዙ ጊዜ አትጠቀምም የሚል መልእክት አለኝ ያው እኔ ግን ያው በቀን ስምንት ሰዓት እጠቀማለሁ ተማሪም እስከመሆኑ ለማበቢያነት ለአንዳንድ ሰዎች ለሚያገለግል ብዙ ጊዜ ስልክ እጠቀማለሁ ማለት ነው

መስኮትን ክፍት ተተዋለሁ ለሚለው እኔ መስኮት ክፍት ብዙዉን ጊዜ አልተውም ምክንያቱም ይኸው ብርድ የኛ አከባቢ ብርድ ስለሚሆንና ትንሽ ቅዝቃዜ ስላለው መስኮት ክፍት አልተውም። ያው ስለሚቀዘቅዘን በጣም ካልተዘጋ ያው አካባቢ ላይም ቀዝቃዛ ስለሆነ መስኮቱ ብዙ ጊዜ አልከፍትም። ያው በመስኮት በተከፈተ ስዓት አንዳንድ አላስፈላጊ የሆኑት ተነኞች ተባዮች እንሴክቶች ወይንም እንደዚህ ተዋስያኖቹ ገብተው ራሳችንን ሊጎዱ ስለሚችል እያልኩ ነው። መስኮት ክፍት አልተዉም

የምታስታውሰው ልዩ በዓል አለህ ወይ? ለሚለው አዎ በትግቢያ እንደውም በዚህ ሳምንት የተከበረው የገና በዓል መቼም የማበሳውና አሁን የሚታወስ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ልደት ነበርና እሱን ደስ በሚል ሁኔታ አክብረናል እኔም አክብሬያለሁ ከጓደኞቼ ጋር ያው ልዩ ዝግጅት አድርገን ተሰባስበን አክብረናል ያው ይሄን በእኛ እምነት በጣም በደማቅና በሰፊው የሚከበር በዓል ነው እና የገና በዓል አንዱ የማይረሳኝ በዓል ነው

የቤተ ጣሪያ ምን የተሰራ ነው ወይም ከምን የተሰራው ለሚለወ ጥያቄ? የቤቴ ጣሪያ አብዛኛውን ከማለትም የኛን ቤተሰባችን ጣሪያ የተሰራው ከቆርቆሮና ከእንጨት በባህላዊ መንገድ ማለትም በኢትዮጵያዊ የአሳራ ዘዴ የተሰራ ነው። ለምሳሌ ያው ቆርቆሮ መጀመሪያ አቋሙ ተቆመ በኋላ እንጨት አግዳሚ ይጋደምበትና በዛው ላይ ቆርቆሮ ማለትም ከእሚ ገዛ ከግብያ ላይ የሚመጣ ቆርቆሮውን በሚስማር ተያይዞ የተሰራ ማለት ነው። ስለዚህ እንደ አጠቃላይ የቤታችን ጣሪያ የተሰራው ከቆሮቆ ነው።

አዲስ ቴክኖሎጂ መማር ትወዳለህ? አሁን መማር እወዳለሁ ምክንያቱም አሁን ላይ እያንዳንዱ ነገር በአዲስ ነገር እየተተካ የሰዎቹን ስራው አንደገና አዲስ ቴክኖሎጂዎቹ እየሰሩ ስራን እየቀለለና ስራ እየተፋጠነ መጥቷልና ከቴክኖሎጂ የራቀ ሰው የሞተ ሆኗል ምክንያቱም ከቴክኖሎጂ አንድ ሰው ከራቀ መረጃ ካላገኘ ምንም አይነት ነገር ማወቅ መስራት ስለማይችል እኔም ያው ቴክኖሎጂን በየደቂቃው በየሰአቱና በየቀኑ ሁሉ ጊዜ እማራለሁ ማለት ነው

በትኛው እጅህ ተጽፋለህ ለሚለው እኔ የምጽፈው በቀኝ እጄ ነው። ያው ምክንያቱም ያው በስክሪቶ ከሆነ በቀኝ እጄ እጽፋለሁ ግን በኮምፒውተር ላይ ከሆነ ልጽፍ የምችለው በሁለት እጄ ነው። በግራ እጄ እና በቀኝ እጄ አብዛኛውን ጊዜ ግን በቀኝ እጄ ያው ብዙን ስራዎች የምሰራው በቀኝ እጅ ነው ቀኝ እጄን ስለምጠቀም። የስክሪፕቶ እና የወርቀ ጽሁፎች የምጽፈው በቀኝ እጄ ነው። እኔ

ቅርጫት አለህ ወይ? ለሚለው ጥያቄ አዎ ያው ገጠር ላይ እንዳለው ቅርጫት ነበረን በተለይም ደግሞ ያው የምሰራው ከከክካ ላይ ይሰራልና ለብዙ ነገር በጣም ስለሚያገለግል ለምሳሌ ምግብ ካደረጉት አንድ ቦታ። ለማጎጎዝት አንዲሁም ደግሞ ምግብንም አንድ ላይ ለማጠራቀም ሌሎቹንም እቃዎችን ለመሸከም እቃዎችን እኔ ከአንድ ቦታ ወደ አንድ ቦታ ለማስ ሰብስቦ ለመያዝ እና በተለይም ፍራፍሬዎችን ለመልቀም በጣም ስለሚያገለግል ቅርጫት አለኝም ነበረኝም። ያው ገር ቦታ እንዳለው ብዙ አንደውም እኛ ካባቢ በጣም የሚሰራና የተለመደ የሙያ ዘርፍ ነው። እና ቅርጫት በቀላሉ ሊሰራ የሚችል ስራ ስለሆነ እኔም ነበረኝ አለኝ አሁን

ስጦታ መስጠት ትወዳለህ ወይ ለሚለው ጥያዬ? እንደኔ ስጦታ መስጠት ያው አልወድም ነው መልሴ ምክንያቱም ሰዎቹ ያልሰሩበትን ወይንም የሆነ ያለፉበትን ስጦታ መስጠት ደስ ደስ አይለኝም ማለቴ ለኔ ውስጤን ደስ አይለዉም። ያው ብዙዎቹ ስጦታ ይሰጣሉ እኔ ግን ስጦታ መስጠት አይመቸኝም። ምክንያቱም ክፍያ ነው አንድ ስራ ለሰራ ሰው ክፍያ እከፍላለሁ እንጂ ዝም ብዬ ደስ ስላለኝ ብቻ የሆነ ነገር ብዬ ስጦታ እያልኩ ገንዘቤን የማባክን ሰው አይነት አይደለሁም።

ሰዎችን በአይንህ ትመለከታለህ ወይ? ይሄ ያው ግዴታ ነው ሰዎች እስከ እስከሆን ድረስ ሰዎችን በአይን መመልከት ሁሉም ሰው የሚያደርገው ነው። እኔም በአይኔ እመለከትና ውስጣቸው ምን እንዳሰበ በግልጹ። ሰውን ተዋህዶ የሳይኮሎጂም ተማሪ ስለነበርኩ ያው የሰዎችን ባህሪ በአይኔ እይታ እንዴት ነው? ተናደዋል ተቆጭተዋል ተርበዋል ወይስ ደስተኛ ናቸው የሚለውን ስሜት በቀላሉ መረዳት የሚችል አይነት ሰው ነኝ። እናም ያው በአይኔ ሰዎችን እመለከታለሁ

ማሸነፍ ትችላለህ ወይ? ለሚለው ጥያቄ ያው ማሸነፍ የምችልበት ቦታ ይኖራል የማላሸንፍበትም ቦታ ይኖራል። ያው በእኔ በተሰጠኝና በተሰጠኝ አቀም ለምሳሌ እኔ ላሸንፍ የሚችለው፤ በተለይ ራሴን በራሴ ነው ማሸነፍ የሚችለው። እንዴ ሌሎችን ሰዎች ከራሴ ጋር አላወዳድርም ሰው እስከሆንኩኝ ድረስ ድክመት ይኖረኛል፤ ጥንካሬ ይኖረኛል፤ ስለዚህ ማሸነፍ የምችለው ትላንትንን በዛሬ እንጂ ነገን በዛሬ ነገ ነገ የዛሬውን አሸሽላለሁ እንጂ፤ የባለፈውን በቀጣይ እያሸሻልኩ ራሴን አበላልጣለሁ እንጂ ከሰዎች ጋራ ምንም አይነት ውድድር አላደርግም። እንደ አጠቃላይ ያው ማሸነፍ የሚባለው ነገር ከራሴ ጋር ነው የማወዳደረው።

እሺ በስልክ ገንዘብ ትልካለህ የሚለው አዎ እልካለሁ ነው። መልሴ አሁን ላይ ብዙም ስራ እየሰራሁት የምትገኘው በስልኬ ነው። በተለይ ደግሞ ከንግድ ባንክ ከአቢሲኒያ ባንክ ከአዋሽ ባንክ ከቡና ባንክ ወደ አንዱ ባንክ ወደ አንዱ ባንክ ወይም ከቴሌ ብር ወደ ቴሌ ብር የስልክ ካርድም ሆነ ዳታዎችን የምልከው በስልኬ ነው። እና እንደ አጠቃላይ ስራ ብዙ ዉን ጊዜ የምጠቀመው በስልኬ ገንዘብ መላክን እንጂ ሄዶ መላክን ብዙ ጊዜ አልጠቀመም። እንደ አጠቃላይ ስልኬን ለመለኪያነት እጠቀመዋለሁ

ማታ ምን አይነት ድምጽ ልትሰማ ትችላለህ ወይንም ትሰማለህ የሚለው? አብዛኛው ጊዜ ያው ማታ ላይ ጭጭ አለ ሰማይ አለው እና በተለይ የትሎች እና የጉርጥ ወይንም የትንንሽ እንስሶች በውሃ ውስጥ ያሉ እንስሳቶች ድምጽ ይሰማል። ሲቀጥል ደግሞ በቤት ውስጥ ያሉ የአምፖሮች ወይንም የኮምፒውተሮች ወይንም አንዳንድ የኤሌክትሮኒክስ እቃዎች የነዚህ ፋናቸው ወይንም ድምጽ ይወጣል እንጂ ሌላ የሚሰማው ድምጽ የለም። በተለይ ግን የአም ትሎች ጩኸት የሆነ ደስ የሚል ዜማ ያለው ጩኸት እሰማለሁ

አዳዲስ የስራ ግኝቶችን ትፈጥራለህ ወይ? ለሚለው ያው እፈጥራለሁ። ነው ለምሳሌ አሁን ላይ እኔ አዎ እንደ ሶፍትዌር ተማሪ ራሴን ያው አዲስ የሶፍትዌር ክሬት እያደረኩኝ ሰዎችን ችግር መፍታት የሚችል፤ ለምሳሌ አኛ አካባቢ ላይ ብዙ ያልተለመዱ፤ የምርጫ ስርዓቶችን ወይንም አንዳንድ ፕሮጀክቶችን፤ በሰው የሚሰሩትን በኮምፒውተር እንዲሰሩ እያደረኩ፤ ራሴን ያው ለአዲስ ስራ ፈጣራን እያዘጋጀሁ እገኛለሁ።

መስኮት ጎን መቀመጥ ትወዳለህ ወይ ለሚለው አዎ እወዳለሁ። ምክንያቱም በመስኮት ጎን መቀመጥ በተለይ ደግሞ በጣም ከፍተኛ ስብሰባ በሚኖርበት ሰዓት ሙቀት ይኖራል እና በማንኛውም ሰዓት በተለይ ከፍተኛ ሰው ሰዎች ባሉበት ብዙ ህዝብ የሚገኝበት አዳራሽ ላይ በመስኮት ጎን መቀመጥ በጣም ደስ ይለኛል። ምክንያቱም ያው ከሙቀት እና ከአንዳንድ ጭንቀት ለመገላገል ስል ወይንም ለመላበቅ ስል በመስኮት ዳር መቀመጥ በጣም ያስተስተኛልን መስኮት ጋም እቀመጣለሁ

የምታስታውሰው ጥሩ መምህር አለው ወይ? ለሚለው አዎ ነው በተለይ በተለይ የማረሳው ሰው ስምንተኛ ክፍል እና ከአምስተኛ ክፍል እስከ ስምንተኛ ክፍል ስም ጠሪ ሆና እና የቋንቋ መምህር ወይም አማርኛ እና እንግሊዘኛ ታስተምረን የነበረች እትዬ ጌጥ አገኘሁሽ የምትባል በጣም ደስ የምትል። ልክ እንደ እናት ሆና ሁሉን ነገር በህፃንነት አእምሮዬ ያው ወደ ትክክለኛው መንገድ እንዴት ታረቅኝ የነበረችው መምህር። ያው እስከ ህይወት ፍጻሜ ድረስ መቸም የማተረሳይ ጥሩ መምህር ናት ብዬ አስባታለው። ባለችበት መልካም ነገር ይግጠማት ስል መልካም ምኞቴን እገልጻለሁ

መስመር ላይ ትማራለህ ለሚለው ጥያቄ? አዎ እማራለሁ ነው አሁን ላይ ሁሉም ነገ እየተከናወነ ያለው በሶሻል ሚዲያ በቀጥታ ሰርጭት የሚከናወን ነው። እና እኔም ያው ከእንደዚህ በመስመር ላይ ከሚተላለፉ የዩቲዩብ ትምህርቶች በመካከል የምወስደው ኮርስ አለ። ለምሳሌ ለ ኦንላይን የሚባል በእንግሊዘኛው አጠራር ወይም በመስመር ላይ ትምህርት እየተሳተፍኩኝ እገኛለሁ አሁን ላይ ብዙ አሳይመንቶችን የምሰራው። ከመስመር ላይ ከተማርኩት ትምህርት ነው። እና አንድ አጠቃላይ ከመስመር ላይ ብዙ ትምህርት አግኝቻለሁ ብዙ ቋንቋም ተምሬያለሁ ብዙ እውቀትም አግኝቻለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ የሚባለው? እኔ በመናፈሻ የምሄደው በተለይ ሀሙስና እሁድ ነው። የሚሄደው ምክንያቱም ሀሙስ ላይ አዎ ሰኞ ማክሰኞ እና እረቡ ከሰራው እና ሀሙስ ላይ ለእረፍት እሄዳለሁ። ከዛ ደግሞ አርብና አርብ ስሰራጨውዬ ቅዳሜ ገበያውዬ ደግሞ እሁድ ላይ ለመዝናኛ ወደ መናፈሻ ቦታ ሄዳለሁም ማለት ነው። ስለዚህ ከሳምንት ሁለት ቀን ወደ መናፈሻ ከጓደኞቼ ሄጄ ጋር ከቤተሰቦቼ ጋር ሄጄ እዝናናለሁ

እሺ ገንፎ ትበላለህ ወይ? ለሚለው አዎ እበላለሁ ከተገኘ እበላለሁ። ያው እኛ አካባቢ በገጠራማ አካባቢ ስላደኩ በተለይ ደግሞ ያው የሚዘጋጅበት ሰዓት አለው። በተለይ በሰርግ ሰዓት በምላሽ በማለት ማለት ሚስቲየዋ ከባሏ ከወሰዳት በኋላ ወደ ቤተሰቦቿ ወይንም ስትመለስ የሚዘጋጅ ገንፎ አለ። እና በጣም ደስ እያለኝ ይበላል ያው ቤተሰብ ላይ አንቺ ይዘጋጅ። ከተለያዩ የስንዴ ወይንም የጤፍ ዱቄት ተዘጋጅቶ በሰአት ከተዘጋጀ ገንፎ እወዳለሁ። በጣምም እወዳለሁ

ዋና ሀላፊነቶችህ ምንድን ናቸው? ለሚለው የኔ ዋና ሀላፊነቴ በጣም ጠርጥርና መያወላወል ማለትም በሀሳብ እማልደራደር ብናየው ትምርቴና ዋና ትምህርቴ ነው። በትምህርቴ ጠንክሮ ስኬታማ መሆን ነው። ያው ጫፍ ላይ ደርሻለሁ ይሄንንም ለመጨረስ የራሴ ግዴታና የቤተሰቦቼ ሀላፊነት አለብኝ። ሲቀጥል ደግሞ ገንዘብ ማግኘት ትንሽ የኦንላይን ስራዎችን እሰራለሁ። ሲቀጥል ደግሞ ልብሶችን ማሻሻጥ ማገዛዛት የምትችል አንድ ፕሮጀክት ላይ እሳተፋለሁ። የኔ ዋና ሀላፊነት ግን በአጠቃላይ ትምህርቴን በተሳካና በጥሩ ውጤት ማለፍ ነው።

የዝናብ ውሃ ትሰበስባለህ? ነው የሚለው ያው የዝናብ ውሃ እሰበስባለሁ በተለይ ደግሞ በጣም በዘነበበት ሰዓት እና የኛ አካባቢ ወንዞቹ ስለሚደፈርሱ ለልብስ ማጠቢያነት የምንጠቀመው ያው ብዙን ጊዜ ከዝናብ የተገኘን ውሃ ነው ያው ብዙ ጊዜ ዝናብ ሲጥል ነው የሚገኝ እንጂ ውሃ ብዙም አመች ስላልሆነ የዝናብ ውሃን እንሰበስብና በተለይ ለልብስ ማጠቢያና ሻወር ለመውሰድ ለራሳችንን ንጽህና ለመጠበቅ ቤትን ለማጽዳት እንጠቀምበታለን ለመጠጥነት ግን አይውልም ለአጠቃላይ የዝናብ እሰበስባለሁ

ቅጽል ስም አለ ወይ የምንብለው አዎ አለኝ ነው? ያው ዋና ስሜ አንድ ኦምላክ ያው በመባል ከትምህርት ቤት የምትጠራበት ቢሆንም አካባቢ ላይ ደግሞ ሀይለኛ የሚለው አንዳንዴ ከወጣትና ከህፃንነትም አንፃር ፈጣኔ ማለት እና ሰዎችንም ይሄ ህፃን እያለሁ የመደባደብ ባህሪ ነበረኝ። እና ቅጽል ስም ነበረኝ ሀይለኛው የሚል የመንደር ወይንም ቅጽል ስም ነበረኝ። ደስ ይለኛል ግን ደግሞ ጥሩ ጎን ቢኖረውም መጥፎ ጎን እስላለሁ አሁን ላይ ያው ብዙም አልጠቀምበትም። ቀደም ላይ ግን ሀይለኛ የሚል ቅስል ስም ነበረኝ

ቦታ ጓደኛ አለው። የሚለው አዎ አለኝ ለምሳሌ እኔ በምማርበት ክላስ ውስጥ ብዙ ጓደኞች አሉኝ ከአርባ በላይ ጓደኞች እና ሁላችንም በፍቅር በመተሳሰብ አያንዱን ችግር አንዳችን ተረዳተን የራሳችንን ችግር የሌሎችን ችግር እንደራሳችን እያየን በፍቅር እና በጓደኝ ፍቅር በመረዳዳት አብረን እንኖራለን። በስራ ቦታ ላይ ማለት በምሸጥና በምለውጥበት በማንኛውም ስራ ላይም ራሱን የቻሉ ጓደኞች አሉኝ በጣም ደስ የሚሉ የማንጣላ የማንቀያየም በዛው ልክ ደግሞ በጣም አስቀያሚም ሊኖሩ ይችላሉ። ግን በጣም የሚያስቀይሙኝ ጓደኞችን እኔ በብልህነት ቀስ ብዬ ሸታ አረጄ የሚጠቅመኝን ጓደኛ መርጬ በስርዓት ለኔም የሚሆነኝን አብሬ እቀጥላለሁ ማለት ነው

ሃይማኖታዊ ግብር ታከብራለህ? ለሚለው ያው ብዙም የዛን ያህል ሃይማኖቴ ላይ ጠንካራ ነኝ የሚባል አይነት ሰው አይደለሁም ግን ደግሞ አንዳንድ ቀለል ያሉ ለምሳሌ ጾም መጾም ታላላቆችን ማክበር ነፍስ አለመግደል ወይንም ሰዎችን ወደ ክፉ ነገር አለመመኘት እንደዚህ ቀለልቀለል ያሉ ሃይማኖታዊ ግብሮችን አከብራለሁ እንጂ ጥልቅ ያሉ ነገሮችን የኛ ሃይማኖት ጠንካር ያለና በጊዜው በተዘንዳ ደግሞ አስር ህጎች እና ብሎ በነዛ ውስጥ ደግሞ በርከት ያሉ ህጎች ስላሉት ከነዛ ውስጥ ግን የተወሰኑትን እንጂ ሙሉ ክብሩ እርግብህን አላከብርም እና ያው ከሚያልሆነኝ ግን እዚያ በቤት በቸርነቱ ይምረኛል ብዬ እያመንኩ ኖራለሁ ሃይማኖት ክብርን ከሞል በኩል አላከብርም ግን ያው የተወሰነው ደግሞ አከብራለሁ

ቀልድ መናገር ተወዳለሁ ወይ? ለሚለው ያው ቀልድ ብዙ ጊዜ አልቀልድም ምክንያቱም ጊዜ ብዙ ጊዜ ቀል ጊዜም ስለሌለኝ እና ቀልድ የምቀልድበት ጊዜም የለኝም። እኔ ዋናው ነገር ወደ ቁም ነገር ወደ ትምህርት አዘርና ወደ ትክክለኛ ስራ። ወይንም ውጤታማ ሊያስገደርግ የሚችሉ መልካም የሆኑ ነገሮችን እንጂ ቀልድ መቀለድ በእኛም በሃይማኖትም ያው የሚፈቀድ ነገር ስላልሆነ። ብዙ ጊዜ ቀልድ አልቀልድምም ያው የቀልድ የመቀለድ ችሎታም የለኝም።

እሳት ለማንደር ምንት ትጠቀማለህ? የሚለው እንደኛ አካባቢ ብዙዉን ጊዜ የምንጠቀመው እሳት ለማንደድ ነው ክብሪት እንጠቀማለን እዚህ ሲቀጥል ደግሞ ክብሪቱን። ክብሪቱ ሊያቀጣጥልኝ የሚችለው ከባህር ዛፍ የሚገኝ ቅጠልህን እንጠቀማለን ከጠፋ ደግሞ ከሰአት ወይንም ከስንዴ ገለባ ወይንም ከማንኛውም ገለባ የሚገኙ ገለባዎችን ተጠቅመን እንጨት ብላዩ ላይ በማረግ እነሱን አንድ ላይ የምናያይዝበት መንገድ አለ በባህለ መንገድ ነው። ያው ብዙም ጊዜ እኛ አካባቢ የሚደረገውና እንጨት እሳትን ለማንደድ የምንጠቀመው ይሄኛውን ነው ማለት ነው። ስለዚህ እሳት ለማንደድ እንዳጠቃላይ የቤት እንጨት ገለባና ገለባና ቅጠል የባህር ልብስ ያስፈልጋል ማለት ነው

አመሰግናለሁ ያው መብረቅ ምንድነው ለሚለው ጥያቄ? ያው እንደአጠቃላይ አስተካክለን ስንመልሰው በደመና መካከል ወይንም በደመናና በመሬት የሚፈጠር ከፍተኛ የኤሌክትሪክ ፍሰት ሲሆን። ያው ሰውን ይጎዳ ወይንም ሊገድል የሚችል እሳት ሊነሳ የሚያስችል ወይንም እሳትን ሊፈጥር የሚችል ቤቶችንና ንብረቶችንም ሊያበላሽ የሚችል አዎንም የኤሌክትሪክ እና ሌሎች መኪናዎችንም የሚችል ነውና መብረቅ ራሱን የቻለ ጉዳትም አለው። በጣም ደግሞ ጎጅ ነገር ነውና የሚፈጠረውን ከመሬት እና ከ ደመና የኤሌክትሪክ መፈጠር ወይም መጋጨት ምክንያት የሚፈጠር ነው

ሹራብ መስፋት ትችላለህ ወይ? ለሚለው አዎ እችላለሁ በተለይም ደግሞ የተቀደደ ከሆነ ተሰፍቶ የነበረ የተገዙ አዳዲስ ቲሸርቶች በ አ ሲያልቁ ይቀደዳሉና እኛም ያው በባህላዊ መንገድ በመድፌ እንሰፋለን ማለት ነው። እኔም መስፋት እችላለሁ። ያው ያ ድጋሚ ወጪ ካለ ላለማውጣት ስል በመድፌ ራሴን ልብሶች የተቀዳደዱትን ሹራብ ብቻ ሳይሆን ሱሪንም ሌሎችንም እሰፋለሁና። እንደ አጠቃላይ ሹራብ መስፋት እችላለሁ እሰፋለሁ አውቃለሁ እሰፋለሁ ብዬ አስባለሁ

ደሞዝ? በየትኛው ቀን ታገኛለህ የሚለው ያው እኔ የኦንላይን ስራዎች ነው አብዛኛው ጊዜ የምሰራው እና ደግሞ ያው በተለያየ ጊዜ የተለያየ ደሞዝ ወይንም በተለየ ጊዜ አገኛለሁ ግን ደግሞ አንዳንድ ልብስ የማሽሻጥና የመግዛት ፕሮግራም ባለበት በምሰራበት ድርጅት ላይ ደሞዝ የማገኘው በተለይ እንደኛ አካባቢ አርብ ማታ ላይ ወይንም ቅዳሜ ጠዋት ላይ ደሞዝ አገኛለሁ ማለት ነው። ምክንያቱም ያኔ እኛ ከአርብ እስከ ቅዳሜ ሰርተን ደሞዝ ልናገኝ የምንችለው በወር ውስጥ ከሆነ መጨረሻ ላይ በስልካችን ይገባልናል በፈለግነው ሰዓት ወይም በወሩ መጨረሻ ካልሆነ ግን በሳምንት የምንሰራ ከሆነ አርቦይንም አሚ ደሞዝ አገኛለሁ።

ማዕድ ትጠቀማለህ ወይ? ለሚለው አዎ እጠቀማለሁ ምክንያቱም ማዕድ ለምሳሌ እኔ ያው ለስጦታነት የሚያገለግሉ ወይንም ከሰዎች የተሰጠኋቸው ለምሳሌ በማድን እየወጡ አ ለምሳሌ ተቆፍሮ የወጡ እንደ ወርቅና ወይንም ጌጣጌጥ ወይም ብረት ለምሳሌ ለአንዳንድ ሰዎች እንጠቀምበታለን ለግንባታ ስራ የሚሉ እቃዎችን ለመስራት ማዕድን አንዱ በጣም አስፈላጊ እነ ባልዩት ወይንም ሌሎቹንም ለግንባታ ስራ እነሱን እንደ አጠቃላይ ይጠቀማሉ ማለት ነው

ስንት ቋንቋ ትችላለህ ወይ? ለሚለው ጥያቄ እኔ ያው አሁን ላይ የምችለው ቋንቋ ቢኖር አማርኛ አሁን ላይ እየሰራሁበት ያለና በትምህርት ደግሞ ያገኘሁት ያው ሙሉ በሙሉ ባይሆንም እንግሊዝኛ ቋንቋ ያው አሁን ላይ እየተማርኩትም እየተማርንበትም ትምህርትም የተሰጠ የአለም ቋንቋ ስለሆነ እንግሊዝኛ ቋንቋን እጠቀማለሁ አማርኛ ግን ያደኩበትና ከየእናት ቋንቋ ይሄ ነው እንግሊዝኛ ደግሞ ያገኘሁት በትምህርት ስለሆነ በአጠቃላይ ሁለት ቋንቋ እችላለሁ ማለት ነው

በሰአት የምትደርስ ሰው ነው ወይ? ለሚለው አዎ በሰአት የምደርስ ነኝ እንደውም ምንም አይነት ስብሰባ ከሆነ ወይንም የስራ ሰዓቴ የምገኘው ከአንዱ ከተቀጠረበት ሰዓት አምስት ደቂቃ ወይንም ካዛ ፊት ነው መድረስ የምፈልገው ምክንያቱም ምን ጊዜም ቢሆን ማርፈድ ለአንድ ሰው ጥሩ ነገር ለማግኘት ማርፈድ በጣም መጥፎ ነገር ነው የምንፈልገው ነገር ሳንደርስ ስለሚያስቀር እኔ ከማንኛውም ሰዓት ከተቀጠረበት ሰዓት ቀድሜ አምስት ደቂቃ ነው ሁልጊዜም ቢሆን የምትገኘው

ምን አዲስ ነገር መማር ትፈልጋለህ? ለሚለው እኔ አሁን ላይ ያው ሮቦቶችን አሰልጥኖ ወይንም አርቲፊሻል ቴሌጀንሶችን ያው አሰልጥኖ ወደ ህዋ በመላክ እነዚህ ደግሞ የህዋዎችን ህዋ ላይ መኖር ሚቻልበትን ወይንም ሌሎች ፕላኔቶች ላይ መኖር የሚቻልበትን መንገድ አጥንተው መጥተው እኛም ደግሞ በእነዛ ላይ እምንኖርበትን ሁኔታ የሚያሳይ ማንኛውንም ትምህርት መማር እፈልጋለሁ። በተለይም ደግሞ አሁን ላይ መሬት ስለ እየሞላች እና እየጠበበችን ስለሆነ ሌሎች ፕላኔቶች ላይ ሄደን መስራት የምንችልበትን መንገድ እንዲመቻችልን ሚያደርግ ማንኛውንም ትምህርት መማር እፈልጋለሁ

የትኛውን ወቅት ትወዳለህ? ለሚለው እኔ በጣም የምወደው ወቅት ቢኖር አካባቢ በአጠራሩ ጥቢ ወይንም በሚባል የሚጠራው መስከረም ጥቅምት እና ህዳር የአበባ ወቅት ወይም እነዚህ የአበባ ወቅቶች በጣም ደስ የሚሉኝ ናቸው ምክንያቱም ሁሉም ነገር በአካባቢያችን ሁሉም ነገር ፍንድቅ ብሎ ብዙዎቹ ጨዋታዎች የሚያበቡበት ንቦቹ የሚራወጡበት የማርም ወቅት የሆነበት ስለሆነ የጥቢ ወቅት በጣም አዲስ ይለኛል ማለት ነው

በአደባባይ መናገር ትችላለህ ወይ? ለሚለው አዎ ምክንያቱም ተማሪ ስለሆኑ የዛን ያህል ምንም ነገር የሚያስፈራኝ ነገር የለም ያው ደግሞ ሲከተል ደግሞ ውጪ ላይ የምሰራቸው አንዳንድ የማስታወቂያ ስራዎች ምንም ልብስ መሽጥ እና መግዛት ላይ በአደባባይ ነው እየተናገርኩኝ ወይም እንደዚህ አይነት ቀላል ላክ መግዛት ትችላላችሁ ንጹህ ነው እንደዚህ አይነት ጋር ግዙ የሚል የማስታወቂያ ስራ ስለምሰራ ምንም ሳልፈራና ምንም ሳልጨነቅ በአደባባይ መናገር የሚችል አንደበትም አለኝ ምንም ነገር ሳልፈራ መናገር የሚችል አቅምም አለኝ ማለት ነው ስለዚህ በአደባባይ መናገር እችላለሁ

በብእር ወይንስ በእርሳስ ትጽፋለህ? የሚለው አሁን ላይ ብዙ ጊዜ የምጠቀመው ብእር ነው እንጂ እርሳስ አልጠቀም። ያው ከዚህ በፊት በትምህርት ደረጃ ላይ እያለን ስዕል ለመሳል እና አንዳንድ የሆኑ ሴሎችን ወይም ዲዛይን ለማውጣት እሳስ እንጠቀም ነበር። እሳስና ማስመሪያ አሁን ላይ ግን ያው ማስታወሻ ለመያዝ ወይንም የሆነ የሚጻፉ ነገሮች ከኮምፒውተር ላይም ካለ አሁን ላይ የተጠቀሙ ያለው ነው።

ጥኋት ላይ ምን ትበላለህ ለሚለው ጥያቄ? እኔ ጥኋት ላይ ብዙን ጊዜ የምበላው ያሉና ለሰውነት የሚመርፉ ለምሳሌ ዳቦ ፍርፍር እና ሩዝ ውይንም በዛው ላይ ደግሞ ከጠፋ ደግሞ ውሃም ብቻ ጠጥቼ የምውልበትና ሰዓት እና አክሲም ይኖራል። ያው ጾም የሚሆን ከሆነ በእምነታችን እኛ ብዙን ጊዜ ጠዋት ላይ ያው የማይፈቀድልን ረቡእና አርብ ወይንም ብዙ የጾም አይነቶች አሉና በእነዛ ሰዓት ደግሞ ምንም ነገር ላለመገብ እችላለሁ። ግን ጽም ካልሆነ ዳቦ እና ሙዝ ብበላ በጣም ለሰውነቴ ደስ የሚለኝና ሚመቼ የምግብ አይነት ነው

የምትወደው ጣፋጭ ምንድነው? ለሚለው እኔ የምወደው ጣፋጭ ምግብ ማር ነው በጣም የምወደው ምክንያቱም በጣም ጣፋጭና ለብዙ ነገርም ሀይል ይሰጣል አእምሮንም የሚመግበዋል። ትንሽ ተመግበን በጣም ለሰውነታችን ከፍተኛ ሀይል ስለሚሰጠን በጣም እወዳለሁ ማር በጣም ይጣፍጣልም። እንግዲህ ማች ማር ያው ሁሉም ሰው ያውቀዋል በጣም ጣፋጭ ነው ደስ የሚለኝም እኔ ስመገበው ማር ነው። ያው በቅርቡ አጄ ስለሚችል አከባቢ ስላደኩ ማርን በቀላሉ የምናገኝ አካባቢ ነን። እና ማርን በጣም ደስ የሚለኝ የምግብ አይነት ነው

የትውልድ ከተማህ የት ነው? ለሚለው እኔ የትውልድ ቦታዬ ከኢትዮጵያ ተነስተን ስናየው ኢትዮጵያ ብሎም አማራ ክልል ደበረ ማርቆስ አልፎ እኔ የምገኘው አማኑኤል ከተማ የተወለድኩ ነኝ። እንደ አጠቃላይ ያው የተወለድኩ ቦታዬ አማኑኤል ወይም ማሻክል ወረዳ ዋና ከተማዋ ደብረ አማኑኤል የምትባል ቦታ ላይ ተወልጄ እዛው ያደኩኝ ነኝ ማለት ነው። አሁን ላይ በማርቆስ ዩንቨርስቲ ለትምህርት መጥቻለሁ። ቦታዬ እና ከተማዋ ግን አማኑኤል ነው

አንድ ጊዜ ብዙ ስራዎችን ታስተናግዳለሁ የሚለው ያው ብዙ ጊዜ ያው ብዙ ስራዎችን በአንድ ጊዜ አስተናግዳለሁ። ለምሳሌ እያነበሁ ለምሳሌ ከሆነና አንዳንድ ስራዎችን መስራት ካለብኝ እያነበሁ እያለ ለምሳሌ የሆነ እቃ አካባቢ ወደ ሌላ ቦታ ላደርስ እችላለሁ በቪዲዮ የሆኑ የሚነበቡ ነገሮችን ወይም ባዶ እያዳመጥኩ ከአንድ ቦታ ሌላ ቦታ ላይ አደርሳለሁ። ለምሳሌ ደግሞ ለምሳሌ የተወሰነ ስራ እና ሌሎቹንም መስራት የሚቻሉ ለምሳሌ ትምህርትና ምዳሬ ደግሞ የራሴ የሆነ የገንዘብ የማካበትበት ወይም የኦንላይን ስራዎችን አንድ ላይ እየሰራሁ አሁን ላይ ህይወቴን ቢያስተዳድሩ እገኛለሁ

እሺ በምን ጣፍ ላይ እቀመጣለሁ ወይ ለሚለው? ያው ህፃን እያለሁ እና አስተዳደግ እያለ ምንጣፍ ላይ አልቀመጥም ነበር ቀጥታ ምንጣፍ ላይ መተኛት እንጅ መቀመጥ አይቻልም ነበር። አሁን ላይ ግን ዩኒቨርሲቲ ውስጥ ባለው በሰአት ብዙን ጊዜ ያው ምንጣፍ ላይ መተኛት ሳይሆን መቀመጥም እንዳለ ሆኖ መተኛት ለመተኛት ግዴታ መጀመሪያ በቂ ተቀምጬ ብዙ መቀመጫ የተመቻቸ መቀመጫ ስለሌለው ብዙዎች ጊዜ ምንጣፍ ላይ እቀመጣለሁ ከዛ በኋላ አስተካክየው እንደገና ደግሞ እተኛለሁ ማለት ነው። ስለዚህ በምንጣፍ ላይ አሁን ላይ እቀመጣለሁ

ሽቶ ትጠቀማለህ ወይ? ለሚለው ያው ብዙ ጊዜ ሽቶ አልጠቀምም ግን ደግሞ በዓላት ሲመጡ አንዳንድ በዓል ሲኖሩ ከጓደኛ ጋር ለመገናኘት ወይም ከስራ ባልደረቦች ጋር ለመገናኘት የ ትምህርት ቤት ጓደኞችንም ለማግኘት ሲባል ሽቶ እጠቅማለሁ ምክንያቱም ያው መጥፎ ጠረን ላብ አስወግድ እና ደስተኛ ለመሆን ከጓደኛ ጋርም ያው ስሜትን ወይንም ጥሩ ስሜት እንዲሰማ ከሰው ጋራ ሲቀርቡ ሽቶ ያው ደስ የሚሉ በተለይ ብዙም ሽታ የለላቸው ግን ደግሞ ማራኪ ሽታ ያላቸው የውጭ ሽቶችን መጠቀም በጣም ደስ ይለኛል

ገበያ ላይ መደራደር ትችላለህ ወይ? ለሚለው አዎ ነው። ምክንያቱም አሁን ላይ እኔ የምሰራው ስራ እንደምል ባለፍ እንደገለጽኩት ልብስ መሸጥና ማገበያየት ነውና ያው ልብስ ለመሸጥ ግዴታ መወጋወጥ ያስፈልጋል። ድርጅት ላይ እየሰራሁ እያለ የሰው እርምጃም ልብስ ለመሸጥ ያው አትርፌ ከሸጡ ብዙ ትርፍ ካለኝ ያው ከእነሱ ላይ ተቀንሶ የተወሰነ ብር አገኛለሁ በርካሽ ከተሸጠ ደግሞ ያው ስለሚቀነስብኝ ተወጋውጌ መሸጥ እችላለሁ። ደግሞ በምገዛበት ሰዓት መገዛው ልብስ አንዳንድ ወይም ጫማ ከሌላ ስጦታ መገዛ ከሆነ ተወጋውጌ ወይም እንዲቀንሱልኛል ብዬ እገዛለሁ ማለት ነው

እሺ መዋቢያ ትጠቀማለህ ወይ? ለሚለው አዎ ብዙ ጊዜ መዋቢያ አልጠቀምም እኔ ተማሪ ነኝ ገና ራሴንም አልቻልኩም በብዙ ነገር ይጎድለኛል እና ብዙም የመዋቢያ እንደዚህ ራሴን የምጠብቅባቸው ወይንም ለሰውነቴን ለማሳመር የምጠቀምባቸው ብዙ ነገሮች አልጠቀምም ግን ደግሞ ያው የዛን ያህል ደግሞ ብዙም ባልጠቀምም ደግሞ በትንሹ ራሴን ደግሞ ውብ ማድረግ እና ለሰዎች ፊት ሲቀርቡ ንጹህ ሆኖ መቅረብ ስላለብኝ ትንንሽዬ ወይንም እንደ ሳሙና እና ትንንሽዬ ቅባቶችን ከመድሃኒት ቤት ገዝቼ አጠቀማለሁ

እሺ መዋኘት ትችላለህ ወይ? ለሚለው ጥያቄ መዋኘት እችላለሁ ነው። መልሴ ምክንያቱም እኔ ያደኩት በገጠር አማ ቦታ እና ገጠር ስለሆነ ውሃ እንደ ልብ ስለሚገኝ ያው መዋኘት እችላለሁ። መዋኘት ላይ ያው ድካም ይኖራል ግን ደግሞ በምዋኘበት ሰዓት ደስተኛ ሆኜ ሰውነቴን በዛው ልክ ታጥቤ ሻወር ውስጥ እመጣለሁኝ። እና ያው መዋኘት እችላለሁ በጣም ደስ የሚል ሁኔታ ነው ያለው። ምክንያቱም በምንዋኘበት ሰዓት ነጻነት ይሰማናል ከአንዳንድ ድብርቶችም ይገላግላል። እና እኔም መዋኘት ያው በብዙ ልፋት የለመድኩት ቢሆንም አሁን ላይ መዋኘት እችላለሁ

የሙዚቃ መሳሪያዎችን መጫወት ትችላለህ ወይ? ለሚለው ጥያቄ አዎ ነው መልሴ ምክንያቱም ያው አሁን ላይ ያው ለምሳሌ እኔ ፒያኖ መምታት እችላለሁ በጣም የሚያስደስተኝ እና አ በጣም ደስ የሚለኝ ፒያኖ እና ደግሞ በተለይ ደግሞ ካሃርም እጠቀማለሁ ያው ቀረርቶ ላይ የኛ አካባቢ በጣም የሚችል ሰው ማህበረሰብ ስለሆነ ቀረርቶን በሚቃራበት ጊዜ ክራርን በጣም ደስ በሚል ሁኔታ እኔም ያው የምጫወተው የሙዚቃ መሳሪያ ነው ጥሩም ባን ደግሞ አንዳንዴ ጊዜ ለሰርግና ለበዓላት የምንጠቀመው በዓላዊ መሳሪያ ነው እና እሱንም መጫወት እችላለሁ

እሺ ባህላዊ ልብስ ትለብሳለህ? ለሚለው ጥያቄ አዎ ነው መልሴ ምክንያቱም እኛ አካባቢ እንደ አጠቃላይ የገና የበዓላት ወይንም የተለያዩ የክብረ በዓላት ጊዜ የተለያዩ ባህላዊ ልብሶች ይለብሳሉ እና እኔም ከዛ አካባቢ ስለተወለድኩ በጣም ደስ የሚለኝ እና የባህላዊ ልብስ በተለይ ነጭ ልብሶች ለመስቀለኛ የተሰሩ በእኛ አካባቢ ለቤተክርስቲያን በክብረ በዓል የሚሰሩ ብሎም ደግሞ የኛ የኢትዮጵያን በዓል ለማስታወስ የሚሰሩ አንዳንድ ልብሶችን መልበስ በጣም ደስ ይለኛል እለብሳለሁ ጊዜም እያለኝ የማደርገው ተግባር ነው

እሺ ምን አይነት ቅመማ አቅሞች አሉ ለሚለው እኛ አሁን ለምሳሌ ቤት ውስጥ የምንጠቀማቸው ወጥን ለማጣፋት የምንጠቀማቸው ለምሳሌ የተለያዩ ቅመማ ቅመሞች ይኖራሉ ለምሳሌ እንደ ዝንጅብል ወይንም ነጭ ሽንኩርት ላይ ተቀላቅሎ የሚሰሩ እንደ ድጎስ አይነት ቅመማ ቅመሞች ወጥ ለማጣፈጥ በጣም ደስ የሚሉ ቅመማ ቅመሞች ናቸው። ሌላም ደግሞ እንደ አጠቃላይ ሻይን ለማጣፈት የሚጠቀሙ የምንጠቀማቸው ሌላ አይነት ደግሞ የሻይን ለማጣፈጥ የሚጠቀሙ አቅመ ቅመሞች አሉ። ስቀጥል ደግሞ ለቡናም የሚሆኑ የተለያዩ ቅመማ ቅመሞች አሉ። እንደ አጠቃላይ ያው ብዙ አይነት ቅናሽ መሆን እንጠቀማለን